ትንኞች በአካባቢው አሉ ለሚለው ጥያቄ ትንኞች በጣም ብዙ ትንኞች በእኛ አካባቢ በመኖሪያ ቤታችን ይኖራሉ። እነዚህ ትንኞች በተለይ ማታ አካባቢ በመምጣት የተለያዩ ድምፆችን በማሰማት እንዲሁም በመናደፍ የሰውን እንዳይተኛ እንቅልፍ እንዳይኖር በማድረግ ከእንቅልፋችን እንድንነቃ በማድረግ የሚያደርጉ ስለሆኑ እኔ በጣም አብዝቼ የምጠላቸው ናቸው። እንዲሁም ፊትን ያበላሻሉ ደምን ይመጣሉ በሽታም ከአንድ ሰው ወደ ሌላ ሰው ሊያስተላልፉ ይችላሉ የሚል ግምት አለኝ። ስለዚህ ትንኞች የተለያዩ ትንኞች እኛ አካባቢ በተለይ ወደ ምሽት አካባቢ ማታ ይምን ይኖራሉ። ስለዚህ እነሱን ደግሞ ለመከላከል የተለያዩ አጎበር ወይም ደግሞ የትንኝ መረብ የሚባሉትን በመጠቀም የመከላከል እድሉ አለን ማለት ነው። ስለዚህ ትንኞች በእኛ አካባቢ በብዛት ይገኛሉ።

የጧት እለታዊ ተግባራችሁ ምንድነው? ለሚለው ጥያቄ በጧት ብዙ ጊዜ የተለመደ ተግባር አለ። ይህ ምንድነው ብዙ ጊዜ ጠዋት ላይ ከምኝታችን እንደተነሳን ወዲያው ወደ ሽንት ቤት የመሃድና ሽንት ቤት የመሰዳዳት ባህሉ ወይም ልምዱ አለን። ከዛ ከሽንት ቤት መልስ እጃችንንና ፊታችንን በሳሙና የመታጠብ ንጽህናችንን የመጠብቅ ፀጉራችንን የማበጠር ልምዱ አለን። ከዛ ደግሞ በተጨማሪ ጥርሳችንን በቡርሽ ካለ በቡርሽ ወይም ደግሞ ባለን በምንጠቀምበት ለጥርስ ማጽጃ በምንጠቀምበት ማቴሪያል ማቴሪያል ጥርሳችንን የማጽዳት ስራ አለ። ከዛ መልስ ቁርስ የመስራት ነው። ቁርስ የማዘጋጀት ቁርስ በልቶ የተዘጋጀውን ቁርስ የተዘጋጀው ቁርስ ካለ ያንን ቁርስ በልቶ ወይም ደግሞ አዘጋጅቶ ምግብ ከበሉ በኋላ ልብስን ቀይሮ ወደ ስራ የመሄድ ባህሉ አለን ማለት ነው።

የቀን መቁጠሪያ ትጠቀማለህ ለሚለው የቀን መቁጠሪያ እጠቀማለሁ የቀን መቁጠሪያ በየቀኑ በየእለቱ። አንደኛ የምሰራቸውን ስራዎች በእቅድ አወጣና እነዚያን ስራዎች በቀን በማስቀ ቀነ ገደብ በማስቀመጥ። ቀን እቆጥራለሁ። ከዚህ በተጨማሪም በየወሩ በየበአሉ ወይም ደግሞ ያሉ በዓላቶችን የስራ ቀኖችን የምለይበት የቀን አቆጣጠር ወይም ደግሞ የቀን መቁጠሪያ አለኝ ማለት ነው። ስለዚህ የቀን መቁጠሪያ ብዙዎችን ብዙ ድርጊቶች የሚካሄዱበትን እንትን የሚካሄዱበትን እቅድ የማወጣበትን ስራ የምሰራበትን እረፍት የማደርግበትን የምዝናናበትን ቀን። ልክ በቅደም ተከተል በማስቀመጥ እነዛን ቀኖች በቅደም ተከተላቸው ተግባራትም እየተከናወኑ መሆኑን ቼክ የማደርግበት የቀን መቁጠሪያ በማዘጋጀት ስለሆነ የቀን መቁጠሪያ እጠቀማለሁ ማለት ነው።

የምትወደው ሬስቶራንት የት? ነው ለሚለው እኔ የምወደው ሬስቶራንት አዲስ አበባ ነው የሚገኘው። ሸራተን አዲስ ይባላል ስለዚህ ይሄ ሆቴል ወይም ደግሞ ይሄ ሬስቶራንት እኔ የምፈልገውን የምግብ አይነት የሚያቀርብልኝ። የምወደውን የምግብ የመጠጥ ትኩስ ነገር ቀዝቃዛ ነገር በደንብ አሉ እኮ እንዲሁም አትክልቶች ፍራፍሬዎች ያሉበት ስለሆነ። በጣም የሚመቸኝ እና እንዲሁም ለመዝናናት የተለያዩ ኢቨንቶችን ለማየት ለመዝናናትም ስለሚጠቅም እኔ የምወደው ሬስቶራንት ሸራተን አዲስ ነው። ማነው? ስለዚህ እዚያ ሆቴል ላይ ሄዶ ልክ በትርፍ ጊዜ በዚያ ቦታ እዛ ሬስቶራንት ላይ ሄጄ የመዝናናት ልምዱ ባህሉ አለኝ። እንዲሁም ቤተሰብ ይዞ የመህድ ለወደፊት ቤተሰቦቼን የሚሆኑ ልጆቼንም ወስጄ እዛ ጋር ለማዝናናት እና ኢቨንቶችንም ለማሳየት እቅዱ አለኝ ማለት ነው። ለወደፊት

በየትኛው ቀን ወደ ገበያ ትሄዳለህ? ለሚለው እኔ የምሄድባቸው የገበያ ቀኖች የተወሰኑ ናቸው። እኔ በምንወርበት አካባቢ የተለመዱ የገበያ ቀኖች አሉ። በአብዛኛው ሁሉም ቀን የገበያ ቀን ቢሆንም የተወሰኑት ግን ሞቅ ብለው የምንፈልገውን ማቴሪያል የምንፈልገውን እቃ የምናገኝበት ቀን ስለሆነ እነዚህ በሳምንት ሰኞ ሀሙስና ቅዳሜ። በተለይ ደግሞ ሁለቱ ሰኞና ሀሙስ እኔ የምሄድባቸው የምጠቀምባቸው የገበያ ቀኖች ናቸው ማለት ነው። ስለዚህ በእነዚህ ቀኖች ሁሉም አይነት ግብአቶች ከአርሶ አደሩ ሊሆን ይችላል ከነጋዴው ወይም ደግሞ ከሌሎች እቃ አቅራቢ ድርጅቶች የምንፈልገውን እቃ ማግኘት ስለምንችል ሁሉም ሱቆች ክፍት የሚሆኑበት ሁሉም የገበያዎች የሚገኙበት ስለሆነ በእነዚህ በሁለቱ ቀኖች ሰኞና ሀሙስ። እኔ ወደ ገበያ ሄጄ የምንፈልገውን ነገር የምገዛበት የምሸጥበት ቀን ስለሆነ እነዚህን ሁለቱን ቀኖች እጠቀማለሁ ማለት ነው።

ሰንደል ትለብሳለህ? ለሚለው ሰንደል እለብሳለሁ በተለይ ቤት ላይ በምሆንበት ጊዜ ወደ ስራው ቦታ በማልሄድበት ጊዜ። ከልጆቼ ጋር ከቤተሰቦቼ ጋር በምንዝናናበት በምጫወትበት ወይም ደግሞ ቤት ላይ ቁጭ በምልበት ጊዜ። ሰንደልን የመልበስ ልምዱ አለኝ ሰንደል ጫማ ሊሆን ይችላል ሰንደል ልብስ። እነዚህን ነገሮች የመልበስ ልብሱ ልምዱ አለኝ። ምክንያቱም ቤት ላይ በምንሆንበት ጊዜ ሌሎች የተለመዱ ልብሶችን ከመልበስ ይልቅ ቀለል ያሉ ሰንደል ልብሶችን ሰየንደል ጫማዎችን። አየር በቀላሉ ሰርኩሌት ሊያደርጉ ነፋሻማ የሆኑ ልብሶችን ቀለል ያሉ ለሰውነታችን ምቹ የሆኑ ልብሶችን የመጠቀም ልምዱ አለኝ። ብዙ ጊዜም እኔም እዛ ቤት ጋር ስቀመጥ ሻወርም ስወስድ ንጽህና በምንጠብቅ ልብስ በማጥበበት ጊዜ የተለያዩ ስራዎችን በምሰራበት ጊዜ ሌሎችንም በምንከባከብበት ጊዜ እነዚህን ሰንደል ልብሶችን ጫማዎችን በመልበስ አሳልፋለሁ። ማለት ነው።

የምታስታውሰው ጥሩ መምህር አለ ለሚለው አዎ በጣም አለ ብዙ መምህሮች የማስታውሳቸው አሉ ከእነዛም መካከል ግን የሁለተኛ ዲግሪ በምማርበት ጊዜ ትራፊክ ኢንጂነሪንግ የሰጠኝን መምህር በጣም አስታውሰዋለሁ። ዶክተር ቢቂላ ይበራል እሱ መምህር ትራፊክ ኢንጂነሪንግ የትራፊክ እውቀት እንዲኖረኝ ያደረገኝ እና ከዚሁም በተጨማሪ የመመረቂያ ጽሁፍ በማዘጋጀትበት ጊዜ አድቫይዘሬ የነበረ አማካሪዬ የነበረ መምህር ስለነበረ ጥሩ ስብእና ያለው ጥሩ እውቀት የሚሰጥ መምህር ስለሆነ በጣም የማስታውሰው የምወደው መምህር ነው ማለት ነው። ስለዚህ ይሄ መምህር ለኔ በትራፊክ ኢንጂነሪንግ የተሻለ እውቀት እንዲኖረኝ የተሻለ ግንዛቤ እንዲኖረኝ የተለያዩ ሶፍትዌሮችን መጽሐፍቶችን እንዳነብ እንዳይ ያደረገ የመምህር ስለሆነ ይህንን መምህር በጣም አብዝቼ የምወደው ወይም ደግሞ የማስታውሰው መምህር ነው ማለት ነው

የትኛውን ባህላዊ ምግብ ትወዳለህ? ለሚለው እኔ የምወደው ብዙ ጊዜ በእኛም አካባቢ ተዘውትሮ የሚያዘጋጀውን ምግብ እወዳለሁ ያም ምግብ በየአይነት ይባላል። ከተለያዩ የምግብ አይነቶች የአትክልት አይነቶች የሚዘጋጅ ስለሆነ ለሰውነትም ጥሩ የሆነ የበሽታ መከላከል የፕሮቲን ይዘት ያለው ስለሆነም የበሽታ መከላከል እና የፕሮቲን ይዘት ያለው ስለሆነ በየአይነት ምግብ በጣም አብዝቼ የምወደው ነው። በየአይነት ምግብ የተለያዩ የምግብ አይነቶችን የያዘ ነው። ከእነዚህም መካከል ሽሮ ሊይዝ ይችላል፣ ጎመን ካሮት፣ ቀይ ስር እነዚህን የመሳሰሉትን የምግብ የወጥ አይነቶች በመጠቀም የሚሰራ ስለሆነ በጣም የምወደው ደስ ብሎኝ የምመገበው ምግብ ነው ማለት ነው። ስለዚህ ይሄ ምግብ አብዛኛውን ጊዜ በቤቴም የሚዘጋጅ ሆቴልም በምትጠቀምበት ጊዜ ገዝቼ የምጠቅመው ባላይነት ምግብ ነው ማለት ነው።

"ልብስ በእጅ ታጥባለህ?" እኔ ሁሌ ልብሴን በእጄ ነው የማጥበው። ሁሌ ማለት ነው ከተወለድኩ ጀምሬ ማሽን ተጠቅሜ አላውቅም። ምክንያቱም ማሽን የመግዛት አቅሙ ስለሌለ ስለሌለኝ እኔ ማጥበው የልጆቼንም የቤተሰቤንም የራሴንም ልብስ በእጄ ነው ማጥበው ማለት ነው። ስለዚህ በዚህ በማጥበበት ጊዜ በእጄ በማጥበበት ጊዜ ሳሙና እጠቀማለሁ ፈሳሽ ሳሙና አለ ደረቅ ሳ ደረቅ ሳሙና እነዚህን በመጠቀም ልብሶቼን በየ አራት ቀኑ በየሳምንቱ ሊሆን ይችላል በየሁለት ሳምንቱ ልክ እንደ አስፈላጊነቱ የቤተሰቤንም የኔንም ልብስ በእጄ አጥባለሁ ማለት ነው። ስለዚህ በእጄ በማጥብበት ጊዜ አንደኛ ለኔም እንደ እንቅስቃሴ እጠቀምበታለሁ፤ ከዛ በተጨማሪ ጊዜዬንም በአግባቡ በምፈልገው አይነት እጠቀማለሁ፤ ግን ማለት በማሽን ማጠብ ግን የተሻለ ነው። ያንን ማሽን ለመግዛት እኔ አቅሙ ወይም ደግሞ የኢኮኖሚ አቅሙ ስለሌለኝ እኔ ሁሌ ማጥበው ልብሴን በእጄ ነው ማለት ነው።

ከደንበኞች ጋር ትሰራለህ? አዎ ከደንበኞቼ ጋር በጣም ነው የምሰራው የተለያዩ ደንበኞች የተለያዩ አይነት ደንበኞች የስራ ባልደረቦች አሉኝ ጓደኞች አሉኝ ስለዚህ ከእነዚህ ጋር አብሮ የመስራት ባህሉ ልምዱ አለኝ ማለት ነው። ለምሳሌ የኔ ደንበኞች የማጫወ የራሴ የሆነ ፑል ቤት አለኝ። ከዛ ፑል ቤት ላይ የሚዝናኑ ሰዎች አሉ ስለዚህ ከእነዚህ ሰዎች ጋር አውሬ በመግባባት። ስራ በመስራት እኔ ስራ በመስራት እነሱን በመዝናናት አብረን እንሰራለን እንሄዳለን። ማነው በፍቅር ማንነት እንዲሁም ስራዎችን የሱቅ ደንበኞች አሉኝ። ከእነሱ ሱቆች ጋርም እኔ የምፈልገውን አይነት እቃ እንዲያመጡልኝ ልብስ ሊሆን ይችላል ጫማ ሊሆን ይችላል ወይም ደግሞ የቤት ቁሳቁስ የሜት ቤት ውስጥ የምትጠቀምባቸው ቁሳቁሶች ሊሆኑ ይችላሉ። እነዚህን ነገሮች የምትጠቀማቸውን በወቅቱ እንዲያመጡልኝ እና በተመጣጣኝ ዋጋ እንድጠቀምባቸው በማድረግ በመግባባት ሁለቱም እንሰራለን ማለት ነው።

የምትወደው መተግበሪያ ምንድነው? ለሚለው እኔ የምወደው መተግበሪያ ጎግልን በጣም ነው የምወደው ምክንያቱም ፈጣንና አዳዲስ መረጃዎችን የማገኝበት ስለሆነ ጎግልን በጣም እጠቀማለሁ ምክንያቱም ጎግልን ተጠቅሜ የተለያዩ መረጃዎችን እኔ የምፈልገውን ለመማር ማስተማር ለስራዬ ወይም ደግሞ ለተለያዩ ነገሮች የምትጠቀምባቸውን መረጃዎች የማገኝበት ስለሆነ ጎግል በጣም የምወደው መተግበሪያ ነው። ከዚህ በተጨማሪም ሌሎች መተግበሪያዎች አሉ እነሱንም በመጠቀም እኔ እንደ ራሴን መረጃ አሁናዊ የሆኑ መረጃዎችን የማገኝበት ስለሆነ እነዚህን ተግባሪዎች በጣም የምወዳቸው ናቸው። ማለት ነው።

ስንት ብርድ ልብስ ትጠቀማለህ? ለሚለው እኔ ቤት ሁለት ብርድ ልብስ አለ። አንደኛው ብርድ ልብስ እኔ ከምጠቀምበት ብርድ ልብስ ነው። ከዛ ውጪ ደግሞ ትንሽ ፎጣዎች አሉ እነዚህ ፎጣዎች ደግሞ ማታ ላይ ቁጭ በምልበት ሰዓት ብርድ በሚሆንበት ሰዓት ወይም ደግሞ ሰፈር ለሰፈር ቤት ለቤት በምንቀሳቀስበት ሰዓት። ቅዝቃዜውን ለመከላከል የምጠቀምባቸው የተለያዩ ትንንሽ ብርድ ልብሶች አሉ። እነሱም አሉ ከዛ በተጨማሪ ግን እንግዳ በሚመጣበት ሰዓት ለእንግዳ ተብሎ የተዘጋጀ ብርድ ልብስ አለ። ያ የተለያዩ ቤተሰብ ሲመጣ እንግዳ ጓደኛ ዘመድ ሲመጣ የሚጠቀምበት የሚለብሰው ብርድ ልብስ ይኖራል። ማነው ስለዚህ እነዚህ ብርድ ልብሶች በንጽህና ተቀምጠው እንግዳ በሚመጣበት ሰዓት ይሰጣሉ ማለት ነው። ከዛ ውጪ ግን እኔ ከባለቤቴ ጋር ከልጆቼ ጋር የምጠቀመው አንድ ብርድ ልብስ አለኝ ሌሎች ፎጣዎች ውጪ ማለት ነው።

ሹራብ መስፋት ትችላለህ ለሚለው ሹራብ መስፋት እኔ መስራት አልችልም። ግን ልጅ እያለሁ ህፃን እያለሁኝ ከብት በማገድ በመጠበቅ ነው ያደኩት። እኔ ስለዚህ በዛን ወቅት ግን የተለያዩ የእጅ ስራዎችን በክር የሚሰሩ የእጅ ስራዎችን እንሰራ ነበር ለምሳሌ ኮፊያ ወይም ደግሞ ቆብ የሚባለውን ፀጉራችን ላይ የምናደርገውን በእጄ በሹራብ እሰራ ነበረ። ከዛ ውጪ የተለያዩ ዲዛይኖችን እሰራለሁ ሹራብ ወይም ደግሞ ለልብስነት የሚያገለግሉ ሹራቦችን የመስፋት እንትኑ የለኝም። ግን ቆብ ነገር ለህፃናት ኮፍያ ሊሆን ይችላል ብርድ ለመከላከል ለኔ ወይም ደግሞ ለቤተሰቤ ግን የተለያዩ ኮፊያዎችን እሰራ ነበር። ልጅ እያለሁ ነው አሁን ግን ያንን የመስራት እንትኑ ወደ ሌላ የስራ ሙያ ስለገባሁኝ ያንን የመስራት የማግኘት እድሉም ስለሌለኝ። ሹራብ አሁን እኔ አልሰፋም መስራትም አልችልም ማለት ነው።

እሳት ማንደድ ትችላለህ? እሳት ማንደድ እችላለሁኝ። ምክንያቱም እሳት በአብዛኛው ወደ እኛ በተለይ ገጠር እኔ የገጠር ልጅም ስለሆኑኝ ወደ ገጠር አካባቢ እሳት ነው የምንጠቀመው እሳት ከጎረቤት ጨረና አምተን ወይም ደግሞ ክብሪት በመጠቀም እናነዳለን ማለትነው። ስለዚህ እኔ ወላጆቼን እናቴን አባቴን በተለያዩ ስራ ስራዎች አግዝ ነበረ ከእነዚህ ውስጥ አንዱ እሳት በማንደድ እንጨት በመልቀም እንጨት በመልቀም እና እሳት በማንደድ ቤተሰቤን አግዝ ነበረ። ከዚህም በተጨማሪ አሁን በስራ ቦታ ላይም ሁኜ። እሳት አነዳለሁ መብራት አጋጣሚ በማይኖርበት ሰዓት ስቶቭ ነው የምትጠቀመው አሁን ግን መብራት በማይኖርበት ሰዓት እሳት በከሰል አቀጣጥላለሁ አያይዛለሁ ያንን ተጠቅሜ የተለያዩ ምግቦችን እሰራለሁ ማለትነው። ስለዚህ እሳትን ብርድ በሚሆንበት ሰዓት ምግብ ለማብሰል በምንፈልግበት ሰዓት እሳዓትን አነዳለሁ ማለት ነው

ቀልድ መናገር ትወዳለህ? እኔ የቀልድ መናገር አልወድም። አለመውደድም ብቻ ሳይሆን አልችልም ቀልድ መናገር ብዙ ጊዜ አልችልም፤ ግን የተለያዩ ቀልዶችን ማዳመጥ መስማት በጣም የሚያስደስተኝ ነገር ነው ሰው ሲናገር የተለያዩ ኮሜዲያኖች የተለያዩ ቀልዶችን ሲናገሩ በጣም የምዝናናበት ነገር ነው። ግን እኔ ያንን ማድረግ ግን አልችልም ማለት ነው

ኮምፒውተር መጠቀም ትችላለህ አዎ ኮምፒውተር መጠቀም እችላለሁኝ ምክንያቱም የኔ ስራም ከኮምፒውተር ጋር የተያያዘ ስለሆነ ማቴሪያሎችን ወይም መጽሐፍትን የማነበው ለተማሪዎች የሚሆኑ ሃንዳውቶችን የማዘጋጀው ኮምፒውተር በመጠቀም ነው። ማነው ስለዚህ ኮምፒውተርን እጠቀማለሁ የራሴ ኮምፒውተር አለኝ። ግቢው ደግሞ የማስተምርበት ትምህርት የሰጠኝ ኮምፒውተር አለኝ ስለዚህ እነዛን በመጠቀም ኮምፒውተሮችን ለተለያዩ አገልግሎቶች እጠቀምባቸዋለሁ ማለት ነው። ስለዚህ ኮምፒውተር በጣም አስፈላጊ የሆነ ነገር ነው። በተለይ ለእኛ ስራ ወቅታዊ የሆኑ መረጃዎችን ለመሰብሰብ። በፈለግነው ቦታ ኢዝሊ አጉዘንም በፈለግነው ቦታ ማግኘት ስለምንችል ስለምንችል መረጃዎችን ማንበብ ለምሳሌ መጽሐፍ ማንበብ ሊሆን ይችላል። ቪዲዮ ማየት ሊሆን ይችላል። እነዚህን ነገሮችን ለማግኘት ኮምፒውተርን እጠቀማለሁ መጠቀም እችላለሁ ማለት ነው።

ልዩ ችሎታክ ምንድነው ለሚለው የኔ ይሄ ነው የሚባል ልዩ ችሎታ ወይም ደግሞ ሰው እንደዚህ የሚለኝ ነገር የለም። ግን በራሴ ግን ነገሮችን አናላይዝ አድርጌ መርምሬ በደንብ ተንተኜ ነገሮችን የመስራት ቀስ ብዬ የመስራት ልምዱ አለኝ ወይም ደግሞ ይህ ለኔ ልዩ የሆነ ችሎታ ነው ብዬ ነው የማስበው። ምክንያቱም ቀስ ብዬ ተረጋግቼ መጽሐፍትን አንብቤ ነገሮችን ለነገሮች ለችግሮች መፍትሄ የመስጠት እንትኑ አለኝ። ስለዚህ ከዚህ ውጪ ግን የተለየ ይሄ ነው የሚባል ችሎታ ሰውን ሊያስደምም የሚችል ብቃት ይሄ ነው የምለው ነገር የለኝም ወይ በዘፈን ሊሆን ይችላል በስፖርት ሊሆን ይችላል ወይም ደግሞ በተለያዩ ነገሮች ይሄ ነው የሚባል የተሻለ እንትን የለኝም፤ ግን በዚህ በመማር ማስተማሩ ሊሆን ይችላል በሙያዬ ግን ለነገሮችን ቀስ ብዬ አናላይዝ አድርጌ የማይበት መንገድ ይሄ ለኔ ልዩ ችሎታ ነው ብዬ ነው የማስበው።

ሳንቲም ትቶ ትቆጥባለህ ነው የሚለው ሳንቲም አዎ? ሳንቲሞችን የመቆጠብ ባህሉ አለኝ። የተለያዩ እቃዎችን በምገዛበት ጊዜ ሳንቲሞች ይመለሳሉ ስለዚህ እነዛን የተመለሱ ሳንቲሞች ወስጄ የተወሰነ ቦታ ላይ ማስቀመጫ አለኝ። ያነዚያን ሳንቲሞች አጠራቅማለሁ እቆጥባቸዋለሁ በምፈልግበት በምንፈልገው ሰዓት ደግሞ ለምፈልገው አላማ በሚቸግረኝ ሰዓት ሊሆን ይችላል ለምፈልገው አላማ ስፈልግ ደግሞ እነዚያን አና ሳንቲሞች አውጥቼ የመቆ የመጠቀም ልምዱ አለኝ ማለት ነው። ስለዚህ ሳንቲሞች ቀላል ይመስላሉ ግን ሲጠራቀሙ የሆነ ሰዓት ተጠራቅሞ ተጠራቅሞ ለምሳሌ አንድ አመት ሙሉ ቢጠራቀሙ አስር ሳንቲም ሊሆን ይችላል አምስት ሳንቲም ሊሆን ይችላል አንድ ብር ሊሆኑ ይችላሉ። እነዚህን ሳንቲሞች አንድ ላይ ጠርቀምቀም አድርገን ለአንድ አመት ሊሆን ይችላል ለስድስት ወር ሊሆን ይችላል የሆነ እቃ ልንገዛባቸው እንችላለን። በወቅቱ ግን እነዚያ ሳንቲሞች ለምሳሌ በአንድ ብር ምንም ላልገዛ እችላለሁ የተወሰኑ ሳንቲሞችን ግን አጠራቅሜ የሆነ ነገር ልገዛበት እችላለሁ ማለት ነው። ስለዚህ ሳንቲሞችን የመቆጠብ ልምዱ አለኝ ማለት ነው

ጠዋት በስራ ምን ታደርጋለህ ለሚለው ያው እንደተለመደው ጠዋት ላይ ከመኝታችን እንደተነሳን ፊታችን ታጥበን ወደ ሽንት ቤት ከሄድን በኋላ ፊታችን ታጥበን ቁርሳችንን በልተን ወደ ስራ ነው የምንሄደው ልብሳችንን ከቀየርን በኋላ ከዛ በኋላ ልክ ወደ ስራ ከገባን በኋላ ቀን ሙሉ የቀን እቅድ ነው የምንወጣው ማለት ነው ቀድ እቅዳችን ምንድነው? ዛሬ ምንድነው የምሰራው ብዬ እቅዶችን አወጣለሁ። ክላስ የምገባ ከሆነ ክላስ የምገባበትን ሰዓት አመቻቻለሁ አስታይመንት የማዘጋጀት ከሆነ የማነብ ከሆነ የተለያዩ እቅዶችን ወይም ደግሞ ወደ ወደ ምሳ የምሄድበትን ቁርስ የምበላበትን ወይም ደግሞ ከሰው ጋር ከጓደኞቼ ጋር የምገናኝበትን ሰዓት። አቅዳለሁ ማለት ነው ስለዚህ በጠዋቱ የማደርገው ስራ ምንድነው? እቅዶችን አቅዳለሁ ከዛ በኋላ ቅድሚያ ለሚሰጠው ነገር ቅድሚያ በመስጠት ስራዎችን በቅደም ተከትላቸው አከናውናለሁ ማለት ነው።

የቀረ ምግብ እ ትበላለህ ለሚለው የቀረ ምግብ አልበላም። እኔ እ ምክንያቱም የቀረ ያደረ ሊሆን ይችላል የዋለ ሊሆን ይችላል ትርፍራፊ ምግብ እ የተለያዩ እ ቦታዎች የተንቀሳቀሰ ምግብ ስለሆነ ያንን ምግብ አልመገብም ምክንያቱም ለጤናዬ እ ስለማይመቸኝ ስለማይስማማኝ ማለት ነው። ስለዚህ ሰው በተረፈው ምግብ ያ ምግብ ደግሞ የዋለ ያደረ ሊሆን ይችላል። ስለዚህ ያ የዋለ ያደረ ምግብ ደግሞ የተለያዩ በሽታዎችን እንዳ አሜባ እእ አይነት በሽታዎችን ሊቀሰቅስ ስለሚችል እ ይሄንን ምግቦች እኔም አልመገብም ሰውም እንዲመገብ አልመክርም ማለት ነው። በተለይ እ ወደ ገጠሩ አካባቢ እንደዚህ አይነት ነገሮች የተለመዱ ናቸው። አንድ ሰው ያተረፈው ምግብ እ ለሌላ ሰው የመስጠት ልምዱ ባህሉ ነበረ። አሁን ግን በተወሰነ መልኩ እየተሻሻለ እየተቀረፈ ሰው ሰውም የሚችለውን መብላት የሚችለውን ምግብ እያነሳ ስለሆነ እ ይሄ ነገር እየቀረ ያለ ነገር ነው። ማለት ነው።

ቀርቀሃ በአካባቢው ያድጋል የሚለው እኔ በተወለድኩበት አካባቢው ቀርቀሃ አያድግም። ግን ከዛ ቦታ በተወሰነ ርቀት በመቶ ኪሎ ሜትር። ራዲየስ ውስጥ ግን ቀርከሃ በብዛት የሚመረትበት አካባቢ አለ አዊዞን። እንጅባራ እኮ ወይም ደግሞ ኮሶቨር የሚባል ቦታ ላይ ቀርከሃ በብዛት ይመረታል። ስለዚህ ይሄ የቀርቀሃ ደግሞ ለተለያዩ አገልግሎቶች ይጠቀማል የቀርቀሃ ውጤቶች ለምሳሌ እኔ በምኖርበት አካባቢ የተለያዩ የቀርቃሃ ውጤቶች ለአገልግሎት ይውላሉ። ለምሳሌ ቅርጫት የሚባል አለ ለተለያዩ አገልግሎቶች የሚያገለግል በተለይ ወደ ገጠሩ አካባቢ ፈሳሽ ምርቶችን ለማመላለስ ወይም ደግሞ የተለያዩ ቆሻሻዎችን ለማስወገድ ለመሸከም ለማፈስ የምትጠቀምበት ቀርቃሃ የሚባል ቅርጫት የሚባል አለ። እንዲሁም ለእንጀራ ማቅረቢያነት ለእንጀራ መደርደሪያነት የምንጠቀምባቸው የተለያዩ እንጥኖች አሉ። ወንበሮች አሉ ቤት ውስጥ የምንጠቀምባቸው የተለያዩ ወንበሮች አሉ እነዚህ የቀርከሃ ዉጤቶቾ ናቸው። ግን እኔ በምኖርበት አካባቢ ግን የከርከሃ አያድግም። በተወሰነ ራዲየስ ራቅ ብሎ ግን የቀርቃ ውጤቶች ቀርቃህ እና የቀርቃ ውጤቶች አሉ ማለት ነው።

ተዋጽኦ ትወዳለህ እኔ በጣም የምወደው የምግብ አይነት ወተት ነው። ወተት እና የወተት ተዋጾዎች ናቸው። የወተት ተዋጾዎች ሲባል ለምሳሌ አይብ አለ። ቂቤ አለ። እርጎ አለ። እና ሌሎችም አሬራ የሚባል አለ። ስለዚህ እነዚህ የወተት ተዋዎዖች ነው የሚባሉ ማነው? ስለዚህ እነዚህን የወተት ተዋዖዎች በጣም የምወዳቸው ናቸው። ለምግብነትም የምጠቀምባቸው ናቸው ማለት ነው። በተለይ እኔ ተወልጄ ባደኩበት በገጠራማው አካባቢ እነዚህ የወተት ተዋጾዎች በጣም ይመረታሉ። ይኖራሉ ስለዚህ ለምግብነት በተለይ አይብ እርጎ በጣም ወሳኝ የሆኑ። አዘውትሬም የምትጠቀምባቸው የምወዳቸው የወተት ተዋጽኦዎች ናቸው ማለት ነው። ስለዚህ ቤትሰቦቼን በብዛት ስለሚያመርቱ እነዚህን የወተት ተዋፅዎችን ብዙ ጊዜ አዘውትሬ እጠቀማለው ማለት ነው።

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? በጣም ጥሩ የሆነ ግንኙነት ነው ያለኝ። ብዙ የስራ ባልደረቦች አሉኝ። ስለዚህ ከነዛ ከሁሉም የስራ ባልደረቦቼ ጋር ጥሩ የሆነ በመግባባት እኔ የሚከብደኝን እነሱን በመጠየቅ እነሱን የሚከብዳቸውን እኔም በመጠየቅ በመተጋገዝ ስራዎችን እናከናውናለን ማለት ነው። ምክንያቱም ከስራ ቦታ ጥሩ የሆነ የስራ ግንኙነት ከሌለን ስራም ውጤታማ የሆነ ስራም የመስራት እድሉ ዝቅተኛ ስለሚሆን ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት እፈጥራለሁ። ከስራው ውጭም በመዝናኛ ቦታዎች ሊሆን ይችላል በተለያዩ ቦታዎች አብረን በመሄድ በመንቀሳቀስ ስራዎችን አብረን በመስራት በመነጋገር ችግሮችን በመፍታት እኔች ለኔ ላይ ችግር በሚኖርበት ጊዜ ከ እነሱ በማገዝ እነሱ ላይ በሚኖርበት ሰዓት ደግሞ እኔ እነሱን በማገዝ ጥሩ የሆነ የስራ ግንኙነት አለኝ ማለት ነው ከባልደረቦቼ ጋር።

ስራህ አድካሚ ነው ለሚለው የኔ ስራ በጣም አድካሚ ነው ምክንያቱም መማር ማስተማር ትውልድን መቅረጽስለሆነ። እውቀት ማስተላለፍ ስለሆነ ስለዚህ የተሻለ እውቀት እንዲኖረኝ የተለያዩ መጽሐፍትን በማንበብ በማየት የተለያዩ ድኧ ድረ ገጾችን በማየት በመመልከት የኔን እውቀት አዳብራለሁ ስለዚህ ይህንን ያገኘሁትን እውቀት ደግሞ ለምፈልጋቸው ተማሪዎቼ ጥሩ የሆነ ግንዛቤ እንዲኖራቸው በማድረግ እሰራለሁ እደክማለሁ ማለት ነው። ከዚህም በተጨማሪ ማስተማር አለው ቆሞ አንድ ሰዓት ሊሆን ይችላል ሁለት ሰዓት ሊሆን ይችላል ቁመን እናስተ አስተምራለሁኝ ከዛ ያስተማርነውን ትምህርት ደግሞ ፈተና የማዘጋጀት ለተማሪዎች ያንን ፈተና ደግሞ አርሞ ውጤቱን የማሳወቅ ይህንን ውጤት ደግሞ ለሚመለከተው አካል የማስገባት ግርሊ ውጤታቸውን የመላክ አለ ስለዚህ ስራው በጣም አድካሚ ነው። ልክ ከመጀመሪያ እስከመጨረሻ ድረስ ለማስ ከመማር ማስተማሩ እስከመጨረሻው ድረስ ያለው እንትን በጣም አድካሚ ነው

ስለ ፀጉርህ ተንከባከብ ትወዳለህ መንከባከብ ትወዳለህ ይመስለኛል? አዎ ፀጉሬን መንከባከብ እወዳለሁ ግን የተለየ ነገር አላደርግም የፀጉሬን ንጽህና እ እጠብቃለሁ በየሰአቱ በየተወሰነ ኢንተርባል በየቀኑ ወይም በየሁለት ቀኑ ፀጉሬን በሳሙና አታጥባለሁ። ከዛ በተጨማሪ ደግሞ እ አስተካክላለሁኝ በየወሩ ሊሆን ይችላል በየሁለት ሳምንቱ የማስተካከል ስራ እሰራለሁ። ከዚያ ውጪ ግን የተለየ እ ቅባት ወይም ደግሞ ሌሎች የመዋብያ እንትኖችን በመጠቀም እ ፀጉርን እንትን አልለም አልንከባከበውም። የማደርገው ምንድነው? ንጽህና ብቻ እጠብቃለሁ ፎርፎር ወይም ደግሞ ሌሎች እንትን እ እንዳይሉ በየቀኑ የመታጠብ ልምዱ አለኝ። ከዛ ውጪ ግን በየስ እ በየሁለት ሳምንቱ ወይም ደግሞ በየወሩ ሊሆን ይችላል ፀጉር ቤት በመሄድ እየጸ ፀጉሬን እስታከላለሁ። ከዛ የተለየ ግን ይህ ነው የሚባል የፀጉር እንትን የምንከባከበት መንገድ የለኝም ማለት ነው

ወተት ጠጣለህ አዎ ጠጣለሁ ምክንያቱም ወተት ለሰውነታችን በጣም አስፈላጊ የሆኑ ንጥረ ነገሮችን የያዘ በመሆኑ ወተትን እጠጣለሁ ወይም ደግሞ እጠቀማለሁ ማለት ነው። ስለዚህ ወተት የተለያዩ ተዋጽኦዎች አሉት። አይብ አለ። እርጓ አለ አሬራ አለ። ቅቤ አለ ስለዚህ እነዚህን ነገሮች በተለያዩ መልኩ እጠቀማለሁ ማለት ነው። ምክንያቱም እኔም የተወለድኩት ገጠራም አካባቢ ስለሆነ እዛ ያደግኩ ስለሆነ ወተት እየጠጣሁ ከብት እያረባሁ ወተት እየጠጣሁ ስለሆነ ያደጉት አሁንም ወተትን የመጠቀም ልምዱ አለኝ ማለት ነው። ወተትን የማገኝበት መንገድ በአሁኑ ሰዓት በግዥ ነው። ከተለያዩ ቦታዎች ከተለያዩ ወተት አቅራቢ ድርጅቶች ወተትን እገዛለሁ ስለዚህ ያን የገዛሁትን ወተት በማፍላት ሊሆን ይችላል እርጎ በማድረግ ሊሆን ይችላል ወይም ደግሞ በተለያዩ የወተት ተዋጾዎች ያንን ወተት የመጠቀም እድሉ አለኝ። መኖ ስለዚህ ወተት ለሰውነታችን በጣም አስፈላጊ የሆኑ ምንጥረ ነገሮችን አጥንት ትንካሬ በሽታዬ መከላከል ስላዩ እንትኖች ስላሉት ወተትን እጠጣለሁ ማለት ነው።

በአካባቢዎ ድልድይ አለ። ለሚለው አዎ በአካባቢያችን ድልድዮች አሉ ምክንያቱም ወንዝ ካለ የግድ ድልድይ ይኖራል ማለት ነው። ስለዚህ ወንዞችን ተሻግረልን ለመሄድ ከአንዱ ቦታ ወደ ሌላ ቦታ በምንንቀሳቀስበት ጊዜ ወይም ደግሞ መንገድ በሚሰራበት ጊዜ። ልክ መንገዱን ተከትለን ከሄድን በኋላ ወንዝ ሲያጋጥመን ያንን ወንዝ የምናልፈው በድልድይ አማካኝነት ነው ማለት ነው። ስለዚህ የተለያዩ ድልድዮች በተለያዩ ቦታዎች የወንዝ ቦታዎች ላይ ይገኛሉ ማለት ነው። ስለዚህ እነዚህን ድልድዮች የመጠበቅ የመንከባከብ ሀላፊነቱም አለብን። ምክንያቱም እነዚህ ድልድዮች በቀላሉ ከተሰበሩ ያንን ወንዝ መሻገር አንችልም። ከአንዱ አካባቢ ወደ ሌላው አካባቢ መንቀሳቀስ አንችልም ማለት ነው። ስለዚህ ድልድዮች የተለያዩ ድልድዮች አሉ በአካባቢ ለምሳሌ እኔ በምኖርበት አካባቢ አምን የምትባል ዋንዛለች። ስለዚህ ያችን አምን የምትባላትን ወንዝ ተሻግረን ከተማ ነው የምንገባው ስለዚህ ከተማ ለመግባት የግድ ያንን ድልድይ ተሻግረን መሄድ አለብን። ማነው ስለዚህ የተለያዩ አይነት ድልድዮች ከትንሽ እስከ ትልቅ ርዝመት ያላቸው ድልድዮች አሉ። እነሱን ድልድዮች እንጠቀማለን ማለት ነው

ዳቦ ማብሰል ትችላለህ? ለሚለው ማብሰል እችላለሁ። ምናልባት የሚገቡ ለዳቦ ለዳቦ የሚሆኑ ግብአቶችን በደንብ አስተካክዬ ላል እንትን ላልል እችላለሁ እንጂ የተዘጋጀውን ሊጥ ልክ ምጣድ ላይ በማድረግ እሳቱን መጥኖ በማንደድ የማንደድ እና ያንን የምፈልገውን የዳቦ አይነት የማግኘት እንትኑ አለኝ ችሎታው አለኝ ማለት ነው። ስለዚህ ዳቦ ከተለያዩ ነገሮች ሊሰራ ይችላል ከስንዴ ሊሆን ይችላል ከጤፍ ከቦቆሎ ወይም ከተለያዩ ሰብሎች ይዘጋጃል ማለት ነው። ስለዚህ ይህንን ዳቦ ለተለያየ ነው እኛም ልንጠቀምበት እንችላለን ቁርስ ሊሆን ይችላል። ምሳላይ ልንጠቀምበት እንችላለን ልጆች ሊጠቀሙበት ይችላሉ። ስለዚህ ይህንን ዳቦ እኛ ቤት በተለይ ልጆች ስላሉ ለተለያየ በየሰአቱ የተለያዩ ዳቦዎች ይጋገራሉ። ልጆችም በአብዛኛው የሚጠቀሙት ይሄንን ዳቦ ነው ማለት ነው።

የምትወደው እንስሳ ምንድነው? ለሚለው እኔ ብዙ እንስሳትን እወዳለሁ። ግን በጣም አብዝቼ የምወደው እንስሳ ከብት ከብት ላም ሊሆን ይችላል በሬ ሊሆን ይችላል በሬ ሊሆን ይችላል። እፅ ስለዚህ እነዚህን ከብቶች ለሰው ልጅ ኧ በጣም አስፈላጊ ኧ ስለሆኑ የተለያዩ አገልግሎቶችን የሚሰጡ ልዩ ስለሆኑ ኧ ከብትን በጣም አብዝቼ ነው የምወደው ማለት ነው። ምክንያቱም ከብቶች ለምሳሌ እኔ በምኖርበት አካባቢ ኧ በሬ ለእርሻ ያገለግላል። እርሻ ዝእርት ሰብል ለመዝራት እንጠቀምበታለን ከዛ በተጨማሪ ለስጋነት ያገለግላል ተሽጦ ለገቢ ምንጭነት ለገንዘብ ማግኛ ይሆናል። ላም ደግሞ ኧጥ ጥጃም ትወልዳለች ያ ጥጃ ደግሞ አድጎ ወይ ፈንበሬ ሊሆን ይችላል ላጥጃ ላም ሌላ ላም ልትሆን ትችላለች ስለዚህ ያቺ ላም ጥጃ ትሰጣለች ከዛ በተጨማሪም ወተትም ትሰጣለች። ማነው ስለዚህ በጣም የምወደው እንስሳ ከብት ነው ማለት ነው

ስንት ትራስ ትጠቀማለህ እኔ የምጠቀመው አንድ ትራስ ነው ኖርማሊ ለመተኛት አንድ ትራስ ነው የምጠቀመው ቀለል ያለች ትራስ ያልበዛች በጣም ከፍ የማታደርግ ትራስን ብዙ ጊዜ ለኔ ትመቸኛለች። ከዛ በተጨ ከዛ ውጪ ግን ዝም ብዬ በምቀመጥበት ሰዓት ወይም ደግሞ ኮምፒተር በምይዝበት ሰዓት በማነብበት ሰዓት። ሁለት ሶስት ትራሶችን አንድ ላይ ደራርቤ የምንጠቀምበት እና ወገቤን ተገፍ አድርጎ እንይዝልኝ ታ ይኖራል። በምተኛበት ሰዓት ግን በጣም ፍላት የሆነች ስስ የሆነች ከፍታ የለላት ትራስ አንድ ነው የምጠቀመው ማለት ነው። ያቺን አንዷን በደንብ በንጽህና ተንከባክቤ እይዛታለሁ ማለት ነው። ስለዚህ በትራስ ብዙ ጊዜ አብዛኛውም ሰው የሚጠቀመው አንድ ትራስ ነው። ዝም ብሎ ለመዝናናት ምናምን በሚጠቀ በሚቀመጥበት ሰዓት ካልሆነ በስተቀር ብዙ ጊዜ ትራስ አንድ ነው አብዛኛው ሰው የሚጠቀመው ማለት ነው።

ሽማግሌዎችን እንዴት ታከብራለህ? የሚለው ሽማግሌዎችን የኛው ወላጆች ታላቆች አሳዳጊዎቻችን ስለሆኑ በተለያዩ መንገድ አከብራቸዋለሁ። ለምሳሌ ስራ በሚሰሩበት ጊዜ ስራቸውን በማገዝ። እነሱ እረፍት እንዲያደርጉ እኔ በጉልበት ስራም ሊሆን ይችላል የተለያዩ ስራዎች እነሱ መስራት ያቃታቸውን። በጉልበት ስራ በምችለው አቅም ሁሉ እነሱን በስራ አግዛለሁ። ከዚህም በተጨማሪም በመንገድ ላይ በሚሄዱበት ሰዓት። ቆሞ በማሳለፍ አሁን በእኛ አካባቢ ሽማግሌዎች በሚሄዱበት ሰዓት እነሱን ባለመቅደም ለነሱ ቅድሚያ በመስጠት ታክሲ ላይ ሰልፍ ሊሆን ይችላል። ሌላም ቦታ እነሱን ቅድሚያ በመስጠት እንዳይቆሙ በማድረግ ሽማግሌዎችን አከብራለሁ። ከዚህ ውጭ ሽማግሌዎች የኛ ወላጆች ናቸው እናት አባቶቻችን ናቸው ታላቆቻችን ናቸው። ስለዚህ በተለያየ ባገኘነው አጋጣሚ ለምሳሌ መንገድ ላይ ስራ የሆነ ነገር ተሸክመው እየሄዱ ከሆነ ያንን ነገር ሸክም እኛ በመሸከም የማገዝ ድሉ አለኝ ማለት ነው

የድሮ ፎቶዎችህን ትይዛለህ? አዎ እይዛለሁ። በመጠኑም ቢሆን የድሮ ፎቶዎቼን የመያዝ እድሉ አለኝ። ግን እኔ ተወልጄ ያደኩት ገጠራማ በሆኑ ቦታዎች ስለሆነ ብዙ ጊዜ ቤተሰቦቻችን ፎቶ የማስነሳት ባህሉ ልምዱ የላቸውም። በሆነ አጋጣሚ ግን የተነሳኋትን ፎቶ ያችንን አፈላለጌ የመያዝ እድሉ ወይም ደግሞ ይይዛሉ። ማነው? ለምሳሌ በልጅነት እያለሁ ሶስተኛ ክፍል እያለሁኝ አንድ አጎቴ ያስነሳኝን ፎቶ ከቤተሰቦች ከሌላ ቤተሰቦች ጋር እጅ ጋር ነበር የነበረችው ያቺን ተቀብዬ አምጥቼ አሁን ከእኔ ጋር አድርጌያታለሁ። ማነው አለችኝ ልክ እንደማስታወሻ እጠቀምባታለሁ። እንዲሁም ስምንተኛ ክፍል ሳለው የተነሳሁት ፎቶ እንደዚሁ እነሱ እነሱ ናቸው የድሮ ፎቶዎች የምላቸው። ከዛ ውጪ ግን ዩኒቨርሲቲ ከገባሁ በኋላ የተለያዩ ፎቶዎች አሉ። እነዛን በስርዓት አስቀምጬ ልክ አሉ በምፈልግበት ሰዓት እያየሁኝ ጓደኞቼንም አስታውስበታለሁ። እኔም ያኔ የነበረውን ሁኔታ የማስታውስበት እንትን ነው ማለት ነው። ስለዚህ ፎቶዎቼን በስርዓት ደርድሬ እይዛለሁ ማለት ነው

ኮከቦችን መመልከት ትወዳለህ ለሚለው ኮከቦችን በጣም ነው መመልከት ሚያስደስተኝ በተለይ በማታ ሰዓት ድምቅ ብሮ ሲወጡ በጣም ደስ የሚል ስሜት የሚፈጥሩ ስለሆነ እነዚህን ኮኮቦች መመልከት ደስ ይለኛል እነዚህን ኮከቦች በተለያየ ድምቀት በጣም ደማቅ የሆኑ ኮከቦች አሉ የተለያየ ስያሜ ያላቸው ኮከቦች አሉ ሳይንሳዊ ስያሜ ባህሪያዊ ስያሜ ስለዚህ እነዚህን ኮከቦች ለምሳሌ እነ ሶስቱ ሚባሉ ኮከቦች አሉ ሶስት ተራ የሚወጡ ኮከቦች አሉ ስለዚህ እነዚህ ኮከቦች የንጋት ኮኮብ ሚባል አለ። ማታ ላይ ደግሞ በምሽት በጣም ድምቅ ብሎ ሚታይ ኮከብ አለ ስለዚህ እንደዚህ ኮከቦች በጣም በማታ ሰዓት በምመለከትበት ጊዜ በስራ የደከመ አእምሮዬን ዘና ለማድረግ የምጠቀምበት በጣም ደስ የሚል ኮከቦች አሉ ማለት ነው ስለዚህ በማታ ሰዓት ኮከቦችን በጣም መመልከት እኔን ያስደስተኛል ማለት ነው

ቃሌን ትጠብቃለህ አዎ በጣም ነው ቃሌን የምጠብቀው ቃሌን ነገር ለመስራት የሆነ ነገር ላለመስራት ለአለም ላለመናገር ለመናገር የገባሁትን ቃል በጣም ነው የምጠብቀው። ምክንያቱም ቃሌን አለመጠበቅ አንደኛ በእምነት ዘንድም የሰው ልጅ የገባውን ቃል መጠበቅ አለበት ይህንን አደርጋለሁ የሆነ ስራ እሰራለሁ። ለሆነ ሰው የሆነ ስራ እሰራለሁ ብሎ ቃሉን ከገባ ቃል ከገባ ያንን ቃሉን ጠብቆ በገባው በገባው ቃል መሰረት ተግባሩን መፈጸም አለበት ማለት ነው። ከዚያ ውጪ ግን ከእምነት አኳያም ሲታይ ቃሉን የማይፈጽም ሰው በጣም ነውር ነው። እንደ ወንጀለኛም ነው የሚታየው ማለት ነው እንደ ሀጢያተኛም ነው የሚታየው ማለት ነው። ስለዚህ አንድ ሰው ቃሉን መጠበቅ አለበት። እኔም ቃሌን የተሰጠኝን ቃል ይሄንን አደርጋለሁ ይሄንን አደርጋለሁ። ብዬ ለቤተሰቦቼም ይሆናል ለጓደኞቼ ወይም ደግሞ ለሚመለከተው አካል ቃል ገብቼ ከሆነ ያንን ጠላ ክብሬ ብር በተባልኩት ሰዓት በተባልኩት ጊዜ የገባሁትን ቃል ለማክበር እገደዳለሁ። ማለት ነው።

ምን አዲስ ነገር መማር ትፈልጋለህ? ለሚለው ብዙ ነገር ብዙ አዲስ ነገር አዳዲስ ነገሮችን መማር እፈልጋለሁ። በሙያዬም ሊሆን ይችላል በምሰራው ስራ ወይም ደግሞ ሌሎች ተዛማጅ የሆኑ ቴክኖሎጂ የሆኑ ቴክኖሎጂካል የሆኑ ስራዎችን መማር እህ እና በእነዚያ ላይም የመመራመር እነዚያን አገልግሎቶች የማግለል የማግኘት በቀላሉ አክሰስ አድርጌ የማግኘት እድሉን እንዳገኝ አዳዲስ ነገሮችን በተለይ ቴክኖሎጂ ጋር በተገናኘ ብማር ደስ ይለኛል በተለይ የቴክኖሎጂ የአይቲ የአይሲቲ እውቀት የአይቲ የዚህ ከኔትወርኪንግ ጋር በተያያዘ ሊሆን ይችላል ያሉ ነገሮችን መማር እፈልጋለሁ ከዛ በተጨማሪ ደግሞ በእህ በምሰራው ስራ ሙያዬን ሊያግዙ የሚችሉ የተለያዩ የሶፍትዌር አይነቶች አሉ። ስለዚህ እነዚያን የሶፍትዌር አይነቶች ብማርና በደንብ ብለማመዳቸው እና የተሻለ እውቀት ኑሮዬ በነዛ እኔም የተሻለ እውቀት ለተማሪዎቼ ብሰጥ በጣም እፈልጋለሁ ማለት ነው።

ከአለቃህ ጋር ግንኙነትህ እንዴት ነው የሚለው? ከአለቃዬ ጋር ጥሩ ግንኙነት ነው ያለኝ ጥሩ በመከባበር ላይ የተመሰረተ በመተጋገዝ ላይ የተመሰረተ ግንኙነት ነው ያለኝ ማለት ነው። ምክንያቱም አለቃዬ የሚያዘኝን ነገር የሚነግረኝን ነገር በስርዓቱ በወጣልኝ እቅድ በወጣልኝ ፕሮግራም መሰረት። አደርጋለሁ እኔ የምፈልገው ነገር ካለ። እሱን በምጠይቅበት ጊዜ በቀላሉ ነው በመግባባት እና። በመተሳሰብ ነው ነገሮችን የምናከናውነው ማለትነው። ስለዚህ ከአለቃዬ ጋር ጥሩ የሆነ ግንኙነት ነው ያለኝ ማለት ነው። ይሄን አድርግ ምክንያቱም ካለቃዬ ጋር ጥሩ ግንኙነት የለኝም ማለት ስራዬን በአግባቡ አልተወጣሁም ብዬ ነው የማስበው። ምክንያቱም የሚሰጠኝ ስራ አለ አለቃዬ ስለዚህ ያንን ስራ በአግባቡ በቅንነት በታመኝነት ነው ማገለግለው ማለትነው። ስለዚህ በማንኛውም ሰዓት ስራ አለ እንደዚህ ነው ካለኝ በዛ ሰዓት እሱ በሚፈልገው ሰዓት ተገኝቼ ያንን የሚፈልግ የተቋም ስራ እሰራለሁ ማለት ነው። ስለዚህ በሁለታችን መካከል ባለቀዬና በእኔ መካከል ጥሩ ግንኙነት አለኝ ማለት ነው።

ስራ ታደርጋለህ? አዎ የአትክልት ስራ አትክልቶችን መንከባከብ መትከል መንከባከብ ውሃ ማጠጣት መኮትኮት የመሳሰሉትን ስራዎች አደርጋለሁ። ምክንያቱም እኔ ተወልጄ ያደኩት ገጠራማ በሆነው አካባቢ ስለሆነ በማድግበትም ሰዓት የተለያየ አትክልቶችን በመትከል እንደ ብርቱጋል ሎሚ ሙዝ ፓፓዬ ማንጎ አቦካዶ የመሳሰሉ አትክልቶች በአብዛኛው እኛ የምንተክላቸው እና ለአገልግሎት የምንጠቀማቸው ስለሆነ እነዚህን የመንከባከብ ስራውን እሰራለሁ ማለት ነው። ስሰራም ነው የቆየው። በተለይ በአሁኑ ሰዓት ወደ ሌላ ስራ ብዬ የተሰማረ መሆኑን እና ያለኝን ቦታም ለአትክልት ቦታ ምቹ ወይም ደግሞ በቂ ወዲያ ትክልት ስፍራ ስለሌለኝ አትክልቶችን የመትከል እንትን ባይኖረኝም። ከዚህ በፊት ግን ልምዱ ነበረኝ የመትከል ለወደፊትም እድሉ ካገኘው ቦታ ካገኘው እና ሰፋ ያለ ቦታ አትክልት የሚሆን ቦታ ካገኘው እነዚህን አትክልቶች የመትከል እና የመንከባከብ እቅዱ አለኝ።

ደብዳቤ መጻፍ ትወዳለህ? ለሚለው ደብዳቤ ብዙ ጊዜ መጻፍ ብዙ ደስ አይለኝም። ብዙ ጊዜ እንደው በቃል ባወራ ብናገር ወይ ስልክ ደውዬ እንትን ብል ይሻለኛል እንጂ የምፈልገውን መልእክት ባስተላልፍ ይሻለኛል እንጂ ደብዳቤ ብዙ የመጻፍ ልምዱ የለኝም። ከዚህ በፊትም ደብዳቤ ጽፌ የማውቅበት አጋጣሚ ብዙ የለም። እንደው ምናልባት ድሮ ህፃን እያለሁኝ ወንድሜ ወትድርና ቦታ እያለ ለእሱ አንዴ ወይም ሁለቴ የጻፍኳቸው ደብዳቤ ደብዳቤዎች ሊኖሩ ይችላሉ። ከዛ ውጪ ግን በተለየ መልኩ ፍቅር ኖሮኝ ወይም ደግሞ ፍላጎቱ ኖሮኝ ደብዳቤ የጻፍኩበት አጋጣሚ የለም። ብዙ ጊዜ የማደርገው ምንድነው? መልእክት ካለኝ ወይ በስልክ ደውዬ ነው የምንናገረው ወይ ደግሞ ሌሎች አማራጮችን ነው እንጂ የምጠቀመው። ደብዳቤ እንደዚህ ጽፌ በፖስታ ወይም በሌላ ሚንስ ኦፍ የትራንስፖርት መንገድ ተጠቅሜ አላውቅም ማለት ነው።

ለሌሎች ማስተማር ትችላለህ? እ አዎ ማስተማር እችላለሁ ምክንያቱም የኔ ሙያም እ በስፔሻል እ ወይ እ መምህርነት ነው። ስለዚህ መምህር ደግሞ ያለውን እውቀት ለተማሪዎቹ ወይም ደግሞ ለሌሎች የህብረተሰብ ክፍሎች እ በዙሪያዬ ላሉ ጓደኞቼ ሊሆን ይችላል። ቤተሰቦቼ ሊሆን ይችላል ወይም ሌሎች የማውቃቸው የሚፈልጉ የኔን ሙያ የኔን እ ትምህርት የኔን እውቀት ለሚፈልጉ ሰዎች ሁሉ ያለኝን እውቀት የማስተማር ልምዱ አለኝ። እ ከዚህ በፊትም ሙያየ መምህር ነው ብያለሁ ስለዚህ መምህር ደግሞ ያለውን እውቀት ማስተማር እ ምችልበት እችላለሁ ማለት ነው። ስለዚህ መምህርነት የተከበረ እ ሙያ ነው። ስለዚህ ይህንን ሙያ ደግሞ እ በደንብ አጥብቆ አክብሮ እ እውቀትን በየሰአቱ አዳብሮ እ መያዝ ያስፈልጋል ማለት ነው። ስለዚህ እ መማር መማር ማስተማር እኔም እማራለሁ ከሌሎች ከሌሎች እኔም ያለኝን እውቀት ደግሞ ለሌሎች አካፍላለሁ ማለት ነው

እንጨት ሰዓት ማብሰል ታውቃለህ? አዎ በደንብ ነው የማውቀው በእንጨት። ሳድግም በልጅነቴ ምንድነው እንጨት በጫካ ደግሞ በሜዳ ለቅሜ ነው ያደኩት። ስለዚህ ይህንን እንጨት ለማግዶ የሚሆን እንጨት አለ። ስለዚህ የኔ ማገዶ የሚሆን እንጨት ደግሞ ከተለያየ ቦታ ከዛፍ ላይ ቆርጠን በማድረግ ለእንጨትነት ለእሳት ማያያዣነት ያንን ሰዓት ደግሞ ለምግብ መብሰያነት እንጠቀምበታለን ማለት ነው። ስለዚህ እንጨት በመጠቀም በአብዛኛው የገጠሩ የማህበረሰብ ክፍላችን እንጨትን በመጠቀም ነው ምግቡን የእለት ምጉን የሚያበስለው ማለት ነው። ለምሳሌ እንጀራ የሚጋግር ወጥ የሚሰራበት ቡና የሚያፋላበት ውሃ የሚያሞቅበት ወተት የሚያሞቅበት እና ሌሎችም የመሳሰሉትን ቤቱንም የሚያሞቅበት ሲቀዘቅዝ ቤቱን ሞቅ እንዲል እሳት እንጨቶችን በመጠቀም እሳት ያያይዛል ማለት ነው። ስለዚህ እንጨት በጣም ወሳኝ የሆነ ለእሳት ግብአትነት የምንጠቀምበት ነው ማለት ነው

ቡና መፍጨት ታውቃለህ አዎ ቡና በጣም የምወደው የመጠጥ አይነት ነው። ምክንያቱም በድካም ሰዓት ምሳ ከተበላ በኋላ ልክ አእምሮአችን ትንሽ ዘና እንዲል ቡና ብዙ ጊዜ ቤታችን ላይ ይፈላል። ስለዚህ ቡና ደግሞ የምናገኘው ቡና ከጫካ ተለቅሞ ይመጣል። ከዛ ወይም ደግሞ ከገበያ ከሱቅ ይገዛል። ስለዚህ ይሄን የተገዛ ሱቅ ያው ቡና ቤታችን ላይ አመጣን ምን እናደርጋለን? እናጥባለን ካጠብን በኋላ ይቆላል በደንብ ሆኖ ከተቆላ በኋላ ይፈጫል ማለት ነው። ስለዚህ ቡና የሚፈጭበት መንገዶች በተለያየ መንገድ ሊፈጭ ይችላል። ለምሳሌ እኛ አካባቢ ሙቀጫ የሚባል አለ ከእጨት የሚሰራ። በዛ ሙቀጫ ያንን ቡና በማድረግ እንወቅጠዋለን ማለት ነው። ከዛ በተጨማሪ በድንጋይ ሊፈጭ ይችላል። ወይም ደግሞ በሌላ ሜትድ እንትን ይላል ከዛ ውጪ በኤሌክትሪክ የኤሌክትሪክ መፍጫ ማሽን አለች። ስለዚህ እሷን በመጠቀም ቡና ይፈጨል ማለት ነው። ስለዚህ ቡና ብዙ ጊዜ በመፈጨት ለመጠጥነት እንጠቀምበታለን ማለት ነው

የስልክ ካሜራ ትጠቀማለህ የሚለው በጣም በደንብ ነው የምትጠቀመው ምክንያቱም እኔ ያለኝ ስልክ ስማርት ስልክ የሚባለው ነው። ለተለያዩ ስራዎች የምትጠቀምበት ከዛ በተጨማሪ ስልኬን ለካሜራ እንደ ካሜራነት እጠቀምበታለሁ። ልጆችን በተለያየ ጊዜ ያው እድገታቸውን እንትን ለማለት ፎቶ አነሳቸዋለሁ የሆነ ፕሮግራም ሲኖር ሰርግ ሲሆን ልደት ሲሆን ክርስትና ሲኖር ካሜራ በመጠቀም የተለያዩ ፎቶዎችን ቪዲዮዎችን እጠቀማለሁ ማለት ነው። ምክንያቱም እነዛ ቪዲዮዎች ደግሞ ልክ ጊዜው ካለፈ በኋላ ለማስታወሻነት ለአለቤቱ ሊሆን ይችላል ለኔ ሊሆን ይችላል። በዚህ ጊዜ እኮ እንደዚህ እንደዚህ ነበረ ሰርግ ነበረ እነከሌ ነበሩ ማን ማን ነበሩ የሚለውን ምን አይነት ፕሮግራም ተካሄደ? የሚለውን ልክ እንደ መረጃነት የምትጠቀምበት ስልኬን ነው። ለምሳሌ በተማሪነት የተነሳኋቸው ፎታዎች በስልኬ አማካኝነት ነው ሊቀመጡ ሊኖሩ የሚችሉት። ስለዚህ ካሜራ ስልኬን የስልኬን ካሜራ በደንብ ነው የምንጠቀምበት የተለያዩ መረጃዎችን ማገኝበት ስለሆነ

በእግር ምን ያህል ርቀት መሄድ ትችላለህ? በእግሬ በጣም መጓዝ ደስ ይለኛል። እስከ አስር ኪሎ ሜትር የመሀድ። ችሎታው አለኝ እስከ አስር ኪሎ ሜትር በእግሬ መጓዝ። እንትኑ አለኝ ምክንያቱም ከዚህ በፊት እኔ የመንገድ ስራ እሰራ ነበረ። መንገድ ዲዛይን የማድረግ መንገድ የመምረጥ እድሉ ነበረኝ እና በዛን ጊዜ ምንድነው የማደርገው የምናደርገው የምሄድበት ቦታ መንገድ የራሱን የቻለ መንገድ የሌለውም ወጣ ገባ የሆነ ቦታ ነው። ስለዚህ ያን መንገድ ለመምረጥ በዚህ በዚህ መሆን አለበት የሚለውን ማከናወነው ስራውን ማከናወነው በምንድነው በእግሬ በመጓዝ ነው። ስለዚህ በዛ በሚሄድበት ጊዜ እስከ አስር ኪሎ ሜትር እስከ አስራ አምስት ኪሎ ሜትር በእግሬ የመጓዝ እድሉ ነበረኝ። ስለዚህ አንደኛ በእግር የምጓዝ ብዙ ጥቅሞች አሉት እነዚህን የማይተላለፉ በሽታዎች የልብ ምት እና የመሳሰሉትን የደም ግፊትን መቆጣጠር የምንችልበት ዘዴ ስለሆነ በእግሬ ብዙ ጊዜ የመጓዝ እድሉ አለኝ ማለት ነው

የሸክላ እቃዎች ትጠቀማለህ አዎ በደንብ ነው የምትጠቀመው የሸክላ እቃዎች። አሁን ሳይሆን በርግጥ በፊት ነው የኔ ቤተሰቦች ወላጅ ቤተሰቦች አብዛኛውን የቤት ውሃ ነገሮችን የሚጠቀሙት ጠላ ውሃ ወተት የመሳሰሉትን ነገሮች። ማኔጅ የሚያደርጉበት በሸክላ እቃዎች ነው ማድጋ የሚባል የሚባል አለ ጋን የሚባል አለ በተለይ ያ ሳይዝ የሚሰሩ የሸክላ እቃዎች አሉ። ስለዚህ እነዚያ የሸክላ እቃዎች በጣም ቤት ላይ እንጠቀምባቸዋለን ድስት ለምሳሌ ወጥ ለመስራት ድስት የሚባል አለ በዛ ድስት አማካኝነት እንሰራለን ማለት ነው። ስለዚህ ድስት ብዙን ጊዜ እንደውም ወደ ገጠሩ አካባቢ ምግብን ወጥን በጣም ያጥማል ያጣፍጣል ይባላል። እና ብዙ ጊዜ የሸክላ እቃዎች በጣም ነው የምንጠቀመው እኔም በቤቴ ድስት እጠቀማለሁ። ሌሎችም ለውሃ መያዣነት የሚያገለግሉ የሸክላ አቋዎች አሉ። ስለዚህ እነዚህ የሸክላ አቃዎችን በቤቴ ውስጥ በጣም ነው የምጠቀመው ማለት ነው

ስነ ጥበብ ትወዳለህ? ስነ ጥበብ እወዳለሁ። ያን ያህል ችሎታውም ባይኖረኝም በስነ ጥበብ ዙሪያ። ስነ ጥበብ ግን እኔ እወዳለሁ በጣም ምክንያቱም የተለያዩ ስዕሎች በስነ ጥበብ አማካኝነት የሚሳሉ። ስዕሎች አሉ ቅርጻ ቅርጾች አሉ እንዲሁም ሌሎች የስነ ጥበብ የኢደ ጥበብ ውጤቶች። ስነ ጥበብ ተብሎ ነው የሚጠሩና እነዚህን ስነ ጥበቦች እኔ በጣም ነው የምወደው ማለት ነው። የግን የመስራት። ችሎታው ብዙ ጊዜ ስነ ጥበብ ላይ ወይም ስዕል ላይ ቅርጻ ቅርጽ ላይ ምናምን። ብዙ አልችልም። ብዙ ችሎታው ያን ያህል እኔም ተለማምጄም ትኩረት ሰጥቼ ሰርቼው አላውቅም። ግን ስነ ጥበብ የሚሰሩ ሰዎችን በጣም ነው ማደንቀው። በጣም ነው እምወድላቸው ስራቸውን ማደንቀውም መዝናናበት መደሰትበትም ስለሆነ። የስነ ጥበብ ውጤቶችን በጣም አድናቂም ተጠቃሚም ነኝ። እኔ በዚያም የመዝናናት እድሉም ስላለኝ ማለት ነው።

ሳህኖችህን መታጠብ ትወዳለህ ለሚለው ሳህኖችህን ምጠቀምባቸውን ለምግብነት ለተለያየ ለቤት ውስጥ ስራዎች ምጠቀምባቸው ስለሆኑ ንጽህናን ንጽህናቸውን እንዲጠበቅ በጣም ነው ምፈልግ። ስለዚህ እኔም ባገኘሁት አጋጣሚ ሁሉ ሳህኖችን የማጽዳት ምግብ ከበላው በኋላ ብዙ ጊዜ በደንብ አጽድቼ ነው ማስቀምጠው። ምክንያቱም ንጹህ የሆኑ ሳህኖች አንደኛ ለኛም ለጤንነታችን ምግብ ስንበላ በጣም አስፈላጊ ስለሆነ ሁለተኛ ደግሞ እንዲሁ ለእይታም ምግብን እንድንበላ ራሱ የሆነ ፍላጎት እንዲኖረን ስለሚያደርጉ በኔ በኩል የሳህኖችን በደንብ ነው ማጥበው። ከዚህ ውጪም የተቀመጡ ሳህኖች ካሉ ለብዙ ጊዜ ስራ ላይ ያልዋሉ የተለያየ ቆሻሻ ይዘው እንትን እንዳይሉ እንዳይበላሹ በተወሰነ ጊዜ በማጠብ እና በማድረቅ በመወልወል ንፁሃ ንፁህናቸውን በደንብ ነው ምጠብቀው ማለት ነው። ስለዚህ ንጹህ የሆኑ ሳህኖች አንደኛ በቃ ለእይታ ማራኪ ይሆናሉ ምግብንም ስንበላ ያለምንም እንትን ሰቀቀን ሳይዘን እንድንበላ ያደርጋሉ ማለት ነው። ስለዚህ ሳህኖችን በደንብ እንከባከባለሁ ማለት ነው

የጨረቃ ብርሃን ትወዳለህ የጨረቃ ብርሃን በጣም ነው እምወደው። ምክንያቱም በማታ ሰዓት ለመንቀሳቀስ ቦታ ቦታ ለመሄድ። ምንድነው ብርሃን ያስፈልገናል። ስለዚህ ጨረቃ ካለች የጨረቃ ብርሃን ካለ ደግሞ እኛ በእምንፈልገው በእምንፈልገው መንገድ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ እችላለሁ ማለት ነው። ስለዚህ የጨረቃ ብርሃን በጣም ነው እምወደው። ምክንያቱም ጨለማ ሲሆን ብዙ ነገር ያስፈራል የሆነ ነገርም ፊት ለፊትህ እየመጣ ከሆነ ያንን ማየት በጣም ስለሚያስቸግር ማለት ነው። ስለዚህ የጨረቃ ብረን እንደውም ልጅ እያለው ድሮ ተማሪ እያለሁ ገጠር መብራት ብዙም ስለማይመች ጨረቃ ብርሃን ጥርት በሚልበት ሰዓት መጽሐፍ የማንበብ ልምዱ ነበረኝ። እና ብዙ ትዝታዎች ነበሩኝ። በጨረቃ ብርሃን ቦቆሎ ከዛ ከብት በምንጠብቅበት ሰዓት በጨረቃ ቦቆሎ እንጠብስ ነበር። የተለያዩ ስራዎችን እናደርግ ነበር። ስለዚህ የጨረቃ አብራር በጣም ነው እምወደው ማለት ነው

ሻማ ማብራት ትወዳለህ? አዎ ሻማ ማብራት በጣም ነው የምወደው። ሻማ የሚበራው በተለያዩ ምክንያቶች የተለያዩ ሁኔታዎች ሻማ ይበራል ለምሳሌ መብራት በሚሄድበት ጊዜ ለእራት ለመብላት ምግብ ለማዘጋጀት ወይም ደግሞ ቤት ውስጥ ጨለማ ውስጥ ላለመቀመጥ ሻማ እናበራለን ከዚህ በተጨማሪ ለልደት በተለያዩ በዓላት ሃይማኖታዊ በዓላት በሆኑ ቀኖች ውስጥ ሻማ ይበራል በልደት ያው ልክ የደስታ መገለጫ ነው ሻማ የደስታን የምንገልጽበት ደስተኛ ነኝ ልክ እንደ ምስጋና እንደማቅረብ አይነት ነገር ነው እና ሻማ ማብራት በጣም የምታስታውስበት ነው ለምሳሌ ሻማ በርቶ ስታይ በቀን ሊሆን ይችላል ቀን ላይ ሻማ በርቶ ስታይ ዛሬ ምንድነው ልደት ነው ወይስ ሃይማኖቴ በዓል አለው ባለእግዚአብሔር ነው ማርያም ናት ሚካኤል ነው የሚለውን የምናስታውስበት ስለሆነ ሻማ ብርሃንም ስለሆነ በጣም የሚያስደስተኝ ነገር ነው። እወዳለሁ ማለት ነው ሻማ ማብራት።

የምትወደው መጽሐፍ ምንድነው? ለሚለው እኔ የምወደው መጽሐፍ መጽሐፍ ቅዱስን በጣም ነው የምወደው። በጣም የምወደው ነው ስለዚህ መጽሐፍ ቅዱስ ከእግዚአብሔር የተነገሩ የተጻፉ በእግዚአብሔር የተጻፈ የተነገረ ስለሆነ ለህይወቴም መንገድን የማገኝበት ጽድቅን የማገኝበት። ህይወቴን በደንብ አስተካክዬ እንድመራ የማደርግበት እውቀትን የማገኝበት መጽሐፍ ስለሆነ። መጽሐፍ ቅዱስን በጣም ነው የምወደው ማለት ነው። ስለዚህ መጽሐፍ ቅዱስን አክብሬ በደንብ በስርዓት እይዛለሁ ማለት ነው። ምክንያቱም መጽሐፍ ቅዱስ ማለት በምድር በምድራዊ ህይወት ላይ ብቻ ሳይሆን በእግዚአብሔር ዘንድም ስንሄድ ጽድቅን የምናገኝበት ክፉውን ደጉን የምንለይበት። ለሰዎችም ርህራሄ እንድናሳይ የሚያስተምረን መጽሐፍ ስለሆነ። ቅዱስ መጽሐፍ ለኔ ህይወት ነው ብዬ ነው የምወስደው። ህይወቴስ እስከሆነ ድረስ ደግሞ ያንን መጽሐፍ በደንብ ተንከባክቤ አንብቤ በደንብ እንትን ተረድቼ እይዘዋለሁ ማለት ነው

በልጅነቴ የምወደው ጨዋታ ምን ነበር ነው የሚለው ጥያቄው? ስለዚህ እኔ በልጅነቴ የምወደው ጨዋታ ብዙ ጨዋታዎችን ከጓደኞቼ ጋር ከአብሮ አደጎቼ ጋር እጫወት ነበር። ከእህት ከወ እንዲሁም ከእህት ከወንድሞቼ ጋር እጫወት ነበር። ማነው ከእነዚህ ውስጥ? ሌባና ፖሊስ የሚባል ጨዋታ አለ ድብብቆሽ የሚባል ጨዋታ አለ። አኩኩሉ የሚባል ጨዋታ አለ። ሱብ የሚባል ጨዋታ አለው ወደ ገጠር አካባቢ። ስለዚህ እነዚህን ሁሉ ጨዋታዎች በጣም የምወዳቸው ጨዋታዎች ናቸው። ከእነዚህ ውስጥ ግን የትኛውን ነው በተሻለ ሁኔታ የምወደው? ሌባና ፖሊስ በጣም ያስደስተኛል። ምክንያቱም እንቅስቃሴ አለው መሯሯጥ አለው ከልጆች ጋር ከልጆች ጋር ከጓደኞችህ ጋር መላፋት አለው። በጣም ፍጥነትን የሚጠይቅ በጣም የአሸናፊነት እና የተሸናፊነትን መንፈስ የምንላበስበት እንትን ስለሆነ። ሌባና ፖሊስ በጣም ደስ ይለኛል ማለት ነው። ከልጅነት ጨዋታዎች ከዛ ውጪ ግን ሱብ የሚባል ጨዋታም አለ። የሆነ ነገር ይደበቃል ያንን የተደበቀ ነገር ፈልጎ አምጥቶ ዳኞች አሉ ለዳኞችም ማስረከብና እነዛንም በተቃራኒ ያሉትን ሰዎች የተወሰነ ቅጣት ያለበት ነው። ስለዚህ ሱብም የመጫወት እድሉም አለኝ በጣም የምወደውም ጨዋታ ነው ማለት ነው።

ቡና ወይስ ሻይ ትመርጣለህ? ነው የሚለው ሁለቱም ለኔ ጥሩ የሆኑ ለመነቃቂያ አእምሮዬን ዘና ለማድረግ የምጠቀምባቸው ከምግብ በኋላ የመጠጥ አይነቶች ናቸው። ከሁለቱ ግን የትኛውን ትመርጣለህ ከተባልኩኝ? ቡናን ነው የምመርጠው። ምክንያቱም ቡና በደንብ አእምሮዬን ያረጋጋል። የተሻለ ደስታም የሚፈጥርልኝ ነገር ስለሆነ። ቡና በጣም እወዳለሁ። ብዙ ጊዜም ጌት ላይ ልክ ከምሳ በኋላ ምሳ ከተበላ በኋላ። በስራ የደከመን አእምሮ ዘና ለማድረግ ቡና ይፈላል ቤተሰብ ይሰባሰባል። ጨዋታ አለ የተለያዩ ጨዋታዎች የቤተሰብ ጨዋታዎች አሉ በቡና ሰዓት ምክክሮች አሉ ውይይቶች አሉ። ስለዚህ ልክ እንደ ግንኙነትም ስለሚፈጥርልን ቡናን በጣም ነው የምወደው ማለትነው። ከዚያ ውጪ ግን። ሻይንም ልክ ከተማ ወደ ከተማ ወጣ ስል። ልክ ዘና ለማለት ሻይ እጠቀማለሁ። የተለያዩ ሻዮችን እጠቀማለው ማለትነው።

እሳት ለማነድ ምን ትጠቀማለህ ነው ሚለው እሳት ለማነድ የምጠቀመው ብዙ ነገሮችን እጠቀማለሁ ከዛ ውስጥ ግን አንደኛው የእሳቱን ለማንደድ የምጠቀምበት ቦታ ሊኖረኝ ይገባል ወይ የሆነ ቁሳቁስ እሳት ማንደጃ ሊሆን ይችላል ወይም ሌሎች ሊኖሩኝ ይገባል ከዛ በተጨማሪ ንጹህ ደረቅ የሆነ እንጨት እንጨት መኖር አለበት የደረቀ እንጨት ለማገዶነት፣ ለእሳትነት፣ ማያያዣነት የምን የምንጠቀምበት እንጨት መኖር አለበት። ከዛ ውጪ እሳት ለማቀጣጠል ወይ እሳት ከጎረቤት ሄዶ መምጣት አለበት የእሳት ፍም መኖር አለበት ከዛ ውጪ ግን ክብሪት መኖር አለበት ማለትነው ክብሪት ያልነበረን እሳት እሳት ፈጥረን ልክ እንጨቱን የማቀጣጥልበት ከዛ ከተቀጣጠለ በኋላ ደግሞ ያንን የተቀጣጠለ እሳት ለምግብ ማብሰያ ሊሆን ይችላል ቤት ለማሞቅ ሊሆን ይችላል ለመዝናኛ ሊሆን ይችላል ለተለያዩ ነገሮች ለመጠቀም እጠቀምበታለሁ ማለት ነው ስለዚህ አየር መኖር አለበት ከዚህ በተጨማሪ ንጹህ የሆነ አየር ኦክስጅን መኖር አለበት እሳት ለማንደድ ማለት ነው እነዚህ እነዚህ መንገዶች እጠቀማለው ማለት ነው

ማህበራዊ ሚዲያ ትጠቀማለህ ለሚለው? የተለያዩ ማህበራዊ ሚዲያዎችን እጠቀማለሁ እንደ ፌስቡክ ቴሌግራም ዩቲዩብ የተለያዩ የመገናኛ ዜዲዎችን እጠቀማለሁ ማለት ነው። ቲክቶክ የመሳሰሉትን ማነው ስለዚህ እነዚህ ደግሞ አንደኛ እኔ የተለያዩ መረጃዎችን የማገኝበት ስለሆነ በብዙ ጊዜ የተረጁ ወንድኖችን እመርጣለሁ። ሁሉንም አይነት ማህበራዊ ሚዲያዎች በኩልነት አልተጠቀምም። እኔ ለስራዬ የሚጠቅመኝን የተሻለ እውቀት አገኝበታለሁ ብዬ የማሰበው የማሰበውን የማህበራዊ ሚዲያ እጠቀማለሁ። ከዚህ ውጪ ግን እንደ መዝናኛ ፌስቡክን እጠቀማለሁ። ወይም ቲዩብ ቲክቶክ የመሳሰሉትን። እንደ መዝናኛ በቃ አሁን ቲክቶክ በጣም በስራ የደከመን አእምሮ ዘና ለማድረግ የተለያዩ መረጃዎችን ለማግኘት አንዳንዴ ቲክቶክ ከዛም ውጪ ደግሞ ፌስቡክን መረጃዎችን ከጎደኞች ጋር ለመገናኘት ሚሴንጀር ለመጻጻፍ የተለያዩ እንትኖችን ለመጠቀም እነዚህን ማህበራዊ ሚዲያዎች እጠቀማለሁ

ስንት ቋንቋ ትችላለህ? ለሚለው በደንብ የምችለው የራሴ የሆነ ቋንቋ አማርኛ ቋንቋ በደንብ እችላለሁ። ከዛ ውጪ እንግሊዘኛ ቋንቋ እንደ ሁለተኛ ቋንቋ እችላለሁ ማለት ነው። ከዛ ውጪ ግን ዝም ብዬ ከአገር ውስጥ ያሉ የተወሰኑ ቋንቋዎች። እሰማለሁ ብዙ ባልናገራቸው በመስማት ደረጃ ልክ ኦሮምኛን ትግረኛን እና አገውኛ የሚባል ቋንቋ አለ። እነዚህን ቋንቋዎች በደንብ አልችላቸውም ግን በተወሰነ መልኩ መለየት እችላለሁ ማለት ነው። ከዛ ውጪ ግን አማርኛ በደንብ አፌን የፈታሁበት። ማንበብና መጽሐፍ በደንብ የምችለው አማርኛ ቋንቋ ነው ማለት ነው። ከዛ ውጪ እንግሊዘኛ በትምህርት የተገኘ ሁለተኛ ቋንቋዬ ነው ማለት ነው። ስለዚህ በስራ ቦታ ላይ ስሰራ የምጠቀመው ቋንቋ እንግሊዘኛ ነው ማነበው በእንግሊዘኛ ነው ምጽፈው በእንግሊዘኛ ነው ማስተምረው። ስራ ቦታ የምንቀሳቀሰው ሁሉም ነገር እንትን ብሎ እንግሊዘኛ ነው ማለት ነው

የምትመኘው ስራ ምንድነው? እኔ የምመኘው ስራ ኢንጂነሪንግ ስራ በጣም ነው የምመኘው። ስለዚህ ያንን ስራም ለማሳካት ወደዛ ሙያ የሚወስደኝን የትምህርት ስርዓት ወይም የትምህርት ዝግጅት አድርጌ ነበር። በሆነ አጋጣሚ ግን የገባሁት ወደ መማር ማስተማሩ ነው በኢንጂነሪንግ ስራ ሙያ ሆኖ መማር ማስተማር ላይ ነው የተሰማራሁት። ግን ለወደፊቱ ይህንን ሙያዬን ይህንን ስራዬን አሳድጌ ልክ ሳይት ላይ የተለያዩ የኢንጂነሪንግ የኮንስትራክሽን ስራዎችን ለመስራት ለወደፊቱ እቅዱ አለኝ ማለት ነው። በተለይ ደግሞ በመንገድ ስራ እኔ ያጠናሁት ሃይዌይ ኢንጂነሪንግ ስለሆነ ሃይዌይ ትራንስፖርት ኤንድ ሃይዌይ ኢንጂነሪንግ ስለሆነ በዚህ ሙያ ላይ በደንብ ገፍቼ ፕራክቲካል የሆነ እውቀት እንዲኖረኝ ልምድ እንዲኖረኝም ስለምፈልግ። እዚህ ያለውን እንትን የተወሰነ አካል በኋላ እድሎችን ካገኘሁ ወደ ኮንስትራክሽን ሙያ ወደ ልምድ ቀጥታ ከዚያ ጋር የምሳተፍበትን እፈልጋለሁ ማለት ነው

የስራ ጊዜ ገደብ ታስተካክላለህ ለሚለው አዎ በደንብ ነው የስራ ጊዜ ገደቤን ማስተካከለው ምክንያቱም የስራ ግዜ ገደቤን ካላስተካከሉኩኝ ስራዬን በአግባቡ እንዳልሰራሁ ነው የሚሰማኝ እና የተሰጠኝ የጊዜ ገደብም አለ። ስለዚህ በተሰጠኝ የጊዜ የስራ ጊዜ ገደብ ውስጥ እኔ ደግሞ አመቻችቼ እያንዳንዱን ቻፕተር እያንዳንዱን ምዕራፍ ልክ በጊዜ ገደብ ከፋፍዬ በዚህኛው ሳምንት ቻፕተርዋንን በሁለተኛው ሳምንት ቻፕተርቱን በሶስተኛው ሳምንት ቻፕተር ስሪ እያልኩኝ በመከፋፈል ስራዬን እሰራለሁ ማለት ነው። ከዛ ውስጥ ደግሞ ለሚድ የምጠቀምበት ጊዜ ይኖራል ለፈተና ቴስት ፈተና ለመፈተን ፋይናል ለመፈተን እነዚህን ጊዜዎች በደንብ አስተካክዬ መርምሬ እጠቀምባቸዋለሁ ማለት ነው። ከዛ ዉጪ ግን ያው ስራው ዝም ብሎ ዝርክርክ ካለ የምፈልገዉን ውጤትን ማምጣት ስለማልችል። ጊዜን የስራ ጊዜን በደንብ አስተካክዬ ቀነ ገደብ አስቀምጬለት በዚህ ሰዓት ይሄን እሰራለሁ በዚህ ቀን ይሄን እሰራለሁ ብዬ አስቀምጬ ነው የምንቀሳቀሰው ማለት ነው

ምን አይነት ሙዚቃ ትወዳለህ ለሚለው እኔ የምወዳቸው ሙዚቃዎች ባህላዊ የሆኑ ለስለስ ያሉ ሙዚቃዎችን በጣም ነው የምወደው ማለት ነው። ለምሳሌ የአስቴር አወቀ የንዋይ ደበበ የቴዲ አፍሮ ሙዚቃዎችን በጣም ነው የምወደው ማለት ነው። ስለዚህ እነዚህን ሙዚቃዎች በተለያየ መንገድ እጠቀምባቸዋለሁ ስራ በምሰራበት ሰዓት ለስለስ ያሉ ሙዚቃዎችን ስለሆነ ምወደው። በማነብበት ሰዓት ወይም ደግሞ ሌሎች እኔን የማይረብሹ ሁኔታዎች በሚኖሩበት ሰዓት እነዚህን ሙዚቃዎች ድምፁን ቀነስ አድርጌ ለስለስ አድርጌ አዳምጣለሁ ማለት ነው። ምክንያቱም እነዚህን ሙዚቃዎች ሳዳምጥ አእምሮዬ እየተዝናና ነው የሚሄደው ማለት ነው። ስለዚህ እየተዝናናሁ በደንብ የምፈልገውን ነገር እየያዝኩኝ እሄዳለሁ ማለት ነው። ስለዚህ እነዚህ ሙዚቃዎች ለስለስ ያሉ ባህላዊ በተለይ ደግሞ ቆየት ያሉ ሙዚቃዎች በጣም ነው የሚያስደስቱኝ ማለት ነው።

ምን አይነት ቦርሳ ትጠቀማለህ? ለሚለው እኔ የምጠቀማቸው ቦርሳ አይነቶች ልጅ እያለሁኝ ከገጠርም የመጣው ስለሆነ የምጠቀማቸው ቦርሳዎች ከወዳደቁ ከአለቁ ልብሶች የተሰፉ ቦርሳ ደብተር ለመያዣነት ትምህርት ቤት ስመላለስ ደብተር ለመያዝ እንዲህ አገለግሉኛል ብዬ በእጄ ሰፍቼ ነበር የምጠቀመው። በአሁኑ ሰዓት ደግሞ የምጠቀማቸው ቦርሳዎች የላፕቶፕ ቦርሳዎች አሉ የተለያዩ የላፕቶፕ ቦርሳዎች። ላፕቶፕ ሲሸጥ አብሮ የሚሸጡ ወይም ደግሞ የተወሰነ ልብስም እንዲይዙ ተደርገው የተሰሩ ቦርሳዎች አሉ። ቀለል ቀለል ያሉ ቦርሳዎች እሷን ቦርሳ ፒሲዬን ወይም ደግሞ ላፕቶፔን ለመያዝ ብዙ ጊዜ እጠቀምባታለሁ። ከዛ ውጪ ግን ቤት ልብስ ለማስቀመጥ ወይም ደግሞ ከቦታ ቦታ በመንቀሳቀስበት ጊዜ የምጠቀምባቸው የተለያዩ ሳይዝ ያላቸው ቦርሳዎች አሉ። ስለዚህ እነዚህ ቦርሳዎች ልብስ አስቀምጥባቸዋለሁ ከቦታ ቦታ ስንቀሳቀስ ደግሞ አስፈላጊ በሆነበት ሰዓት አስፈላጊ የሆነውን ቦርሳ ይዤ እጠቀማለሁ። ማለት ነው።

በስራ ላይ ምን ተግዳሮት አለ? ለሚለው ያው በስራ ላይ የተለያዩ ተግዳሮቶች ይኖራሉ። ለምሳሌ አሁን እኔ ልጆች አሉኝ እነዛን ልጆች የሚንከባከብልኝ ሰው ባለመኖሩ ብዙ ጊዜ ስራ ቦታ ለመቅረት እገደዳለሁ ማለት ነው። ምክንያቱም ልጆችን ለማንም ሰጥቶ መምጣት ስለማይቻል እነሱን ልጆች ለመንከባከብ ወደ ስራ ቦታ ብዙ ጊዜ የመገኘት እና ዝግጅቶችንም ለስራዬ የሚሆኑ ዝግጅቶችንም ለማድረግ ብዙ ጊዜ አይኖረኝም ማለት ነው። ስለዚህ ከዚህ ውጪ ግን በስራ ላይ ያሉ ተግዳሮቶች ለምሰራው ስራ ተገቢውን ክፍያ ያለማግኘት የተግዳሮት አለ። የሚከፈለን ገንዘብ አለ እኛ የምንሰራው ስራ አለ ስለዚህ የሚከፈለን ገንዘብ እና የምንሰራው ስራ ባላንስ አይደለም። እኛን ለማኖር ለቤት ክራይ ለምግብ እና ለተለያዩ ለልጆቹ ወጪ ለልብስ ለመጠቀም የምናገኘው ገንዘብ በቂ አለመሆኑ ሌሎች ስራዎችንም ከውጭ እንደመስራት እንገደዳለን ማለትነው። ስለዚህ እነዚህ ተግዳሮቶች በስር ያለ ያገኘው

ከፀሀይ እንዴት ትጠበቃለህ ለሚለው? ከፀሀይ የምጠበቅባቸው የተለያዩ መንገዶች አሉ። ብዙውን ጊዜ ግን ከፀሀይ የምጠበቀው ከቤት በመቀመጥ ወይም ደግሞ ከኦፊስ በመሆን ነው። የኔ ስራዬም ብዙን ጊዜ ከቤት ከኦፊስ ጋር የተያያዘ ነው። ቢሮ ቁጭ ብዬ ነው የምዘጋጀው ወይም ደግሞ ክላስ በምሰራበት ሰዓትም ክላስ ውስጥ ጥላ ስለሆነ ብዙ ጊዜ ፀሀይ አያስቸግረኝም። ምናልባት ግን በመንገድ ላይ በምንቀሳቀስበት ጊዜ ከአንድ ቦታ ወደ ሌላ ቦታ በሚሄድበት ጊዜ የፀሀይ ብርሃን ሊያጋጥመኝ ይችላል በዚህ ወቅት የማደርገው ምንድነው? አንደኛ ዣንጥላ እጠቀማለሁ። ዣንጥላ የራሴ የሆነ ዣንጥላ አለኝ። ያንን ዣንጥላ ልክ ፀሀይ በሚሆንበት ሰዓት እጠቀማለሁ ከዛ ውጪ ግን ተፈጥሮ የሆኑ የፀሀይ መከላከያ ዘዴዎችን እጠቀማለሁ። ለምሳሌ የተለያዩ ዛፎች አሉ ያደጉ ያደጉ ዛፎች አሉ እነዚህን ያደጉ ዛፎች ስር ለስር ተከትሎ በመሄድ በራሳቸው በዛፎች ጥላ እከለላለሁ ማለት ነው። ስለዚህ ብዙ አይነት የፀሀይ መከላከያ ዘዴዎች አሉ ማለት ነው

ጠዋት ወይስ ማታ ሰው ነህ ለሚለው እኔ የጠዋት ሰው ነኝ። ምክንያቱም ጠዋት ብዙ ጊዜ ቀደም ብዬ ስራ ካለኝ ቀደም ብዬ በመነሳት ስራዎችን ማነብም ከሆነ ልብስም ማጥብ ከሆነ ሻወርም ምወስድ ከሆነ ሌሎች ሌሎች ስራዎች ማከናውነው ጠዋት ነው እኔ በተፈጥሮዬ ማታ መተኛት ነው ምወደው እረፍት እርፍ ብዬ አድሬ በቀን ግን የምሰራውን ስራ በደንብ ኢፌክቲቭሊ እንዳከናወን ያግዘኛል ለምሳሌ ዩኒቨርሲቲም እያለሁኝ ብዙ ጊዜ ማታ ማታ ተኛና ቀን ቀን ያለችኝን ታይም በአግባቡ እጠቀማለሁ ጠዋት ቀደም ብዬ በመነሳት ልክ ማታ የተኛሁትን ያ ተኝቼ ያሳለፉትን ታይም በዛች በንጹህ አእምሮዬ አነብባታለሁ ያቺ ያነበብኳት ደግሞ ኢፌክቲቭ ነው ምሆነው ማለት ነው ስለዚህ ብዙ ጊዜ ጠዋት ላይ የምንነሳትና ጠዋት ስራ የምስራት ልምዱ አለኝ ማለት ነው ስለዚህ ብዙ ጊዜ እኔ የጠዋት ሰው ነኝ።

የስራ ልብስ ትለብሳለህ ለሚለው የስራ ልብስ አዎ በደንብ ነው የምለብሰው። ምክንያቱም ስራ ቦታ ስራ በምገባበት ሰዓት። ለኔ የሚሆነኝን የሚመቸኝን የስራ ልብስ አለን ለምሳሌ ጋዎን የሚባል አለ። ጋዎን። ልብሴን ይሄን ኖርማል የለበሱኩትን ልብስ። ከቾክ ብናኝ ለመከላከል እና ቾክም ለመያዣነት በሚል እየተዘጋጀ ጋውን አለ ያንን ጋውን ለብሼ ወደ ስራ እገባለሁ ማለት ነው። ስለዚህ ወደ ተለያዩ ስራዎች ለምሳሌ የጉልበት ስራ የምትሰራ ከሆነ ለጉልበት ስራ የሚሆን የስራ ልብስ ነው የምለብሰው ማለት ነው። ኖርማሊ ሁሌ ከምለብሰው ልብስ በተጨማሪ ለዚያ ስራ ይሆነኛል የሚለውን የስራ ልብስ ለብሼ ነው የምሰራው ምክንያቱም ያንን ካላደረኩኝ አንደኛ ስራ ላይ እንቅፋት ይፈጥራል። በምሰራው ስራ ላይም ወጤታማ ልሆን አልችልም ማለት ነው። ስለዚህ ስራ በምሰራበት ጊዜ ያንን ስራ ሊመጥን የሚችል ልብስ። ቀለል ያላ ልብስ ሊሆን ይችላል ብርድ ሊከላከል የሚችል ልብስ ሊሆን ይችላል። የስራ ልብሴን እለብሳለሁ ማለት ነው

ለምን ያህል ጊዜ በዚህ ስራ ሰርተሃል? ኧ ለሚለው በዚህ ስራ የሰራሁት በዚህ የእናንተን ስራ ከሆነ ኧ በደንብ ጥያቄው ግልጽ ስላልሆነልኝ ነው። የእናንተን ስራ ከሆነ የሰራሁት። ኧ ሳምንት አይሆነኝም የጀመርኩትኝ ግን በኮኔክሽን ችግር ምክንያት ትላንትና ዛሬ ነው በደንብ የሰራሁት። ከዛ ውጪ ግን አሁን በሙያየ የሰራሁት ስራ ከሆነ ለአስር አመት ነው የሰራሁት በመምህርነት ሙያ። ስራዬን የሰራሁት አስር አመት ይሆነኛል። ስለዚህ በዚህ አስር አመት ውስጥ በኢንጂነሪንግ ዘርፍ በሃይዌይ ትራንስፖርት ኤንድ ሃይዌይ ኢንጂነሪንግ ላይ በመማር ማስተማር ስራ ኧ አስር አመት እንትን ብያለሁ። ማነው ስለዚህ በዚህ አስር አመት ውስጥ የተለያዩ እውቀቶችን አግኝቻለሁ። ሁለተኛ ዲግሪን ከአዲስ አበባ ዩኒቨርሲቲ ሰርቻለሁ። ስለዚህ ለዚህ ሙያ የሚሆነኝን እውቀት በደንብ ይዣለሁ ብዬ ነው እማስበው ማለት ነው።

የምትመኘው የእረፍት ጊዜ ምንድነው? ለሚለው እኔ የምመኘው የእረፍት ጊዜ ቤተሰቦቼ ብዙ ስራ በማይኖርባቸው ሰዓት በዛ ሰዓት ሄጄ ከቤተሰብ ጋር የተወሰነ እረፍት ባደርግ ብዝናና ብወያይ ስለወደፊት ስለኑሮአችን ስለአጠቃላይ ሁኔታ ብወያይ በጣም ደስ ይለኛል ማለት ነው ስለዚህ ይሄ ጊዜ ብዙ ጊዜ ነው የምመኘው። የአመት ባል በዓል አካባቢ ፋሲካ በተለይ ወደ ገጠሩ አካባቢ ብዙ ጊዜ ስራዎች አይኖሩም ሰዎችም ቤተሰቦቻችንም እረፍት ላይ ነው የሚሆኑት ስለዚህ በዚህ ሰዓት ብሄድና ብገኝ እዛ ቦታ ደስ ይለኛል ማለት ነው። ከዚያ ውስጥ ግን የተለያዩ በዓላቶች አሉ ለምሳሌ ጥምቀት ጥምቀት በጎንደር በጣም ይከበራል። በዚህ ጥምቀት በጎንደር ታህሳስ ሃያ ዘጠኝ እዛ ቦታ። ጥር አስራ አንድ እዛ ቦታ ብገኝና በዓሉን በደንብ ብታደም ደስ ይለኛል። ከዛው ገና በላሊበላ ይከበራል። ስለዚህ እዛ ቦታም እረፍት ብሆንና ብገኝ እና በዓሉን አብሬ ከህብረተሰቡ ጋር ባከብር ደስ ይለኛል ማለት ነው።

ኮፍያ ማድረግ ትወዳለህ? ኖርማሊ ኮፍያ ማድረግ ደስ ይለኛል ግን ብዙ ደግሞ ለስራም ለምንም ስለማይመች። ብዙ ጊዜ አላደርግም። እኔ ግን ኮፍያ ደስ ይለኛል አልፎ አልፎ አንዳንድ የሆነ በማገኛቸው አጋጣሚዎች የሆነ የጓደኛዬ ወይ የወንድም ወይ የቤተሰብ ኮፍያ ሳደርግ ብድግ አድርጌ ወደ እኔ ራስ ማድረግ እወዳለሁ። ግን ኖርማሊ ግን እኔ ለዚህ ፐርፐዝ ይጠቅመኛል ብዬ እንትን አልልም። ገዝቼም አላውቅም አልገዛሁኝም አድርጌም አላውቅም። ምክንያቱም ብዙ ጊዜ ኮፍያ ማድረግ የራሱ የሆነ ጉዳትም ስላለሁ አንደኛ ፀጉራችንን ራሳችንን እንዲመለጥ የሚያደርግ ነው የሚመስለኝ። ብዙ ሰው ብዙ ጊዜ ኮፍያ ሲያደርግ ከዛ ውጪ ደግሞ ላብ ስለሚኖር ምች የሚባል ነገር አለ። ስለዚህ ምቹም እንትን ሊል ይችላል። ዞሮ ዞሮ ከእኔ የስራ ፀባይ ጋርም ስለማይሄድ ብዙ ጊዜ ኮፍያ አላደርግም። ግን ባደርግ ግን ደስ ይለኛል ኮፍያ በጣም እወዳለሁ ማለት ነው

ቤትህን ምን ያህል ጊዜ ታጸዳለህ? ቤቴን ማጸዳው ሁሌ ነው ማጸዳው ቤቴ ውስጥ ያሉ ሁሌ ጠዋት ጠዋት ልክ አንድ ኮመን የሆነ ስራ ነው ማለት ነው። በየጧቱ ሁሌ ቆሽሾ ያደረውን የተለያዩ ነገሮች ወደ የወዳደጉ ምግቦች ሊኖሩ ይችላሉ ጨፌ ቡና ሲፈላ የሚነሰነስ ጨፌ ያለ የተለያዩ የወዳደቁ ነገሮች ይኖራሉ ስለዚህ ጠዋት ጠዋት ሁሌ ቤቴን አጸዳለሁ ማለት ነው። ከዚህ በተጨማሪ ግን በተወሰነ ኢንተርባል በወር ሊሆን ይችላል በየሁለት ወሩ ሊሆን ይችላል ሙሉ ቤቱ ይጸዳል ማለት ነው ሙሉ ሻወር ይደረጋል። የተለያዩ እቃዎች ተነስተው ከቦታቸው ሶፋ ሊኖር ይችላል ያንን ሶፋን አንስቼ አጸዳለሁ ማለት ነው። ከዛ ውጪ ደግሞ ቀለም ግድግዳ የማስገባት በአመት በሁለት አመት ሊሆን ይችላል። ቀለም የማስገባት እና የተለያየ ከለር እይታ ጥሩ እይታ እንዲኖረው የማድረግ ቤቴን ማራኪ እና ልክ በሚሄድበት ሰዓት ቤቴ በሚቀመጥበት ሰዓት ጥሩ የሆነ እይታ እንዲኖረኝ ቤቴን ሁሌም የማጸዳው ማለት ነው።

መዘመር ትወዳለህ ለሚለው ጥያቄ መዘመር እ እወዳለሁ ደስ ይለኛል የተለያዩ መዝመሮችን ማዳመጥ። እንዲሁም ከመዘመር አብሬ ደስ ይለኛል ግን ብዙ ጊዜ ግጥም የመያዝ ችግር ስላለብኝ። መዝመር መዝሙር አልዘምርም። በደንብ እ ትኩረት ሰጥቼም እንትን ብዬው ስለማላውቅ መዝሙር ብዙ ጊዜ መዘመር የምችላቸውን ግን ምችላቸው ከሆነ ግን እ በደንብ መዘመር እወዳለሁ። በተለይ ሃይማኖታዊ በአ መዝሙሮች አሉ የተለያዩ በዓላት የሚከበሩበት ጊዜ የሚዘመሩ ለምሳሌ የጥምቀት የሚዘመር መዝሙር አለ። እ የገና የፋሲካ እ ወርሃዊ በዓል በሆነ በሚካኢል በማርያም በገብርኤል በእግዚአብሔር እ የሚዘመሩ መዝሙሮች አሉ። እ እነዚያን እ መዝሙሮች መዘመር በጣም ነው ምወደው ማዳመጥ በጣም ነው የምወደው። ግን እ የራሴ የስንፈ የተወሰነ ስንፈትም ስላለብኝ ግጥሞችን የመያዝ ችግር ስላለብኝ። ብዙ ጊዜ እንትን አልላቸውም ግን መዘመር በጣም ነው ምወደው

የምትወደው ቀለም ምንድነው ለሚለው እኔ የምወደው ቀለም አረንጓዴ ቢጫ ቀይ ቀለም በጣም ነው የምወድ የምወዳቸው ቀለሞች ናቸው በተለይ እነዚህ ሶስቱም በተለየ ሁኔታ የምወደው ቀለም ነው። ከዚህ በተጨማሪ ሰማያዊ ቀለምን ደስ ይለኛል ተፈጥሯዊ የሆነ ሰማያዊ ቀለም እንደውም ብዙ ጊዜ ልብስም ጫማም ምንም ስገዛ ሰማያዊ የሆነውን ቀለም እመርጣለሁ። ብዙ ጊዜ ለልብስ ምመርጠው ሰማያዊ የሆነ ልብስ መርጣለሁ ማለት ነው ከዛ ውጪ ግን አረንጓዴ ቢጫ ቀይ ቀለም የኢትዮጵያ የሰንደቅ አላማ መለያዋ ስለሆነ ይህንን ቀለም በጣም ነው ምወደው ሰንደቅ አላማውንም ሳየው በጣም ደስ ይለኛል ማለት ነው ስለዚህ እነዚህ ሶስቱ ቀለሞች በተለይ ግን የምወደው ከተባለ ሰማያዊ ቀለም በጣም በተፈጥሮ የምወደው ቀለም ነው ከዛ ውጪ ግን እነዚህን ሶስቱን ቀለማት የኢትዮጵያ መለያ ቀለማት ስለሆኑ በጣም ነው ምወዳቸው ማለት ነው።

ከጎረቤቶችህ ጋር ጥሩ ግንኙነት አለህ ለሚለው ከጎረቤቶቼ ጋር በጣም ጥሩ የሆነ ግንኙነት ነው ያለኝ። ምክንያቱም ጎረቤቶቼ ከቤተሰቦቼ ቀጥሎ ሁለተኛ ቤተሰቦቼ ናቸው ልክ እንደ ቤተሰብ ቤተሰብን ጥዬ ከመጣሁ ወደዚህ ለስራ ከመጣሁ በኋላ ያሉኝ የቅርብ ተጠሪዎቼ ቤተሰቦች ጎረቤቶቼ እና ጓደኞቼ ናቸው ማለት ነው የስራ ባልደረቦቼን እንዲሁም ጓደኞቼ ናቸው። ከጎረቤቶቼ ጋር በጣም ጥሩ የሆነ ግንኙነት ነው ያለን። ቡና በበዓል ወቅት የተለያዩ ግብዣዎችን በወሊድ ሰዓት መጠያየቅ በክርስትና በሰርግ በለቅሶ በሀዘን በመሳሰሉት ሁኔታ የመረዳዳት የመተባበር ባህሉ ስላለ ግሩቤቶቼ በጣም ጥሩ ናቸው። ምክንያቱም የሆነ ነገር ችግር እንኳን ቢገጥመኝ ቶሎ የሚደርሱልኝ ቅርብ ያሉት ጎረቤቶቼ ናቸው። ሩቅ ካሉት ዘመዶቼ እህት ወንድሞቼ ወይም እናት አባቶቼ ውጭ እነዚህ ጎረቤቶቼ ቶሎ የሚደርሱልኝ ወደ ህክምና የሚያደርሱኝ ችግሬን ቶሎ የሚፈቱልኝን አተማረክ ነው። ስለዚህ ከጎሮቤቶቼ ጋር ጥሩ የሆነ ግንኙነት

ስንት? ኢሜል ትልካለህ ለሚለው የምልከው ኢሜል እንደአስፈላጊነቱ ነው የሚለያይ ይለያያል ምክንያቱም በቁጥር ይሄ ነው ብዬ በቀን ወይም አንድ ሁለት ብዬ መግለጽ አልችልም እንደ አስፈላጊነቱ እንደ ወቅታዊ ሁኔታው ኢሜል እልካለሁ ማለት ነው። ስለዚህ በቀን የምልክበት ሁለት ሶስት የምልከው ኢሜል ሊኖር ይችላል። በተወሰኑ ቀናቶች ደግሞ ምንም አይነት የኢሜል መላላክ ወይም ደግሞ ማልካቸው ማል ኢሜል ማልክባቸው ቀናቶች ይኖራሉ ስለዚህ ይለያያል ማለት ነው። እንደየቀኑ እንደየስራ ሁኔታው እንደየአጋጣሚዎቹ ሁኔታ ኢሜል የምልክበት ሁኔታ ይለያያል ማለት ነው። ስለዚህ ፍክስድ በቀን ሁለት ኢሜል ሶስት ኢሜል እልካለሁ ማለት አልችልም። ኢሜል የምላክልኝ ኢሜልም እንደዚህ ነው በቀን ብዙ ኢሜል የላክልኝን ግን ይሄን ያህል ኢሜል ይላክልኛል ብዛቱ ይሄ ነው ብዬ በቁጥር ልገልጸው አልችልም ማለት ነው። ስለዚህ እኔ የምልካቸው መረጃዎች በኢሜል የምልካቸው ይኖራሉ ካለ እንዳስፈላጊ ለአንድ ሰው ለጓደኛዬ ለሁለቱ ጓደኛዬ ምናምን ልካለሁ። ከዛ ውጪ ግን በቁጥር ይሄን ያህል ነው ብዬ መግለጽ አልችልም ማለት ነው።

የምትወደው መክሰስ ምንድነው? ለሚለው እኔ የምወደው መክሰስ ዳቦ በሻይ ቢሆን በጣም ደስ ይለኛል። ምክንያቱም ዳቦ ብዙ ጊዜ የተለመደ የለመድኩት ከስንዴ ሊሆን ይችላል ከቦቆሎ ወይም ከሌላ ከፊኖ የሚዘጋጅ ከጤፍ የሚዘጋጅ ስለሆነ ዳቦን ለመክሰስነት በሻይ ብዙ ጊዜ ብጠቀም በጣም ደስ የሚለኝና የምወደው የሚሆን ቤታችን ላይ ብዙ ጊዜ የምንጠቀመው ልጆቼም ብዙ ጊዜ የሚጠቀሙት የመክሰስ አይነት የምግብ አይነት ነው። ማነው ስለዚህ በመክሰስ ሰዓት ብዙ ጊዜ ዳቦ ቢሆንልኝ እወዳለሁ። ከዚያው ውጪ ግን ሌሎች የተገኙም በተለይ አትክልት ነገር ቢሆን ፍራፍሬዎች ቢሆኑ ሙዝ ብርቱካን እነዚህ እነዚህ ነገሮች ያሉበት ቢሆን በጣም ደስ ይለኛል ማለት ነው። ስለዚህ በመክሰስ ሰዓት በተለይ ድሮ ልጅ እያለሁ ቦቆሎ ተቆልቶ ነበር። የሚሰጠኝ እና የገብስ ቆሎ የቦቆሎ እና ከተለያዩ ከስስዴ የሚዘጋጁ ቆሎዎች አሉ እነሱም እንደ መክሰስነት ብጠቀማቸው ጥሩ ነው

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? ለሚለው በአንድ ጊዜ ብዙ ስራዎችን የማስተናገድ አቅሙ የለኝም እኔ የምሰራው እቅድ በማውጣት ቅደም ተከተል በማዘጋጀት ስራዎችን እየጨረሱ እየጨረሱ እየጨረሱ ነው የሚሄደው እንጂ በአንድ ጊዜ ብዙ ስራዎችን በመስራት በጣም እኔን ቢዚ ነው የሚያደርገኝ በስራዬም ውጤታማ አያደርገኝም ማለት ነው። ስለዚህ ማደርገው ምንድነው አንድ ስራ ካለኝ ያንን ስራ በደንብ አንብቤ እውቀት የሚጠይቅ ከሆነ በደንብ አንብቤ ተዘጋጅቼ ያንን ስራ በደንብ ጽድት አድርጄ መስራት እወጣለሁ። ከዛ ውጪ ግን ስራዎች ሲደራረቡብኝ ትንሽ የመጨናነቅ እረፍት የማጣት ስራውን በደንብ በትክክል አለማከናወን ነገሮች ይገጥሙኛል ማለት ነው። ስለዚህ እኔ በተፈጥሮዬ እንደዚህ አይነት ስራዎችን ለመስራት ብዙም እንትን አይደለሁም ማለት ነው። ከመስራት ላይ ጎበዝ አይደለሁም ማለት ነው። ስለዚህ አንድ በአንድ ከሆነ ግን አንዱ ስራ ከጨረስኩ በኋላ ሌላውን ስራ እንዲህ እያሉኝ በደንብ እንትን እላለሁ ማለት ነው። ሲጨናነቁ ሲደራረቡ ብዙ ስራዎች በአንዴ ሲመጡብኝ ግን ለመስራት እቸገራለሁ ማለት ነው

በጀት ታስተዳድራለህ ለሚለው በጀት አስተዳድራለሁ የራሴን በጀት ምክንያቱም በወር የማገኘውን በጀት ባለቤቴም የምታገኘውን ብር በጀት የራሱ የሆነ በጀት አለው ለቤት ክራይ፣ ለጤፍ መግዣ፣ ለልብስ መግዣ፣ ለልጆች ምግብ መግዣ በማለት በመከፋፈል በቀን፣ በሳምንት፣ በወር ምን ያህል እንደማጠፋ ያንን በደንብ አድርጌ በጅቼ በጀት አዘጋጅቼ እቅድ አውጥቼ አስተዳድራለሁ ማለት ነው ምክንያቱም የማገኘውን በጀት በአግባቡ ካላስተዳደሩት መሃል ላይ ልጆቼ ሊራቡ ይችላሉ የሚለብሱት ሊያጡ ይችላሉ የቤት ክብር ኪራይ ምከፍለው ላላገኝ እችላለሁ ማለት ነው ስለዚህ ያለኝን ገቢ ያለኝን በጀት በደንብ ነው ማስተዳድረው ማለት ነው እቅድ ማውጣት አለብኝ ልብስ ምገዛ መቼ ነው ለበአል ነው ወይስ በየወሩ ነው በአመት ነው መቼ ነው ጫማ ምገዛ ለልጆቼ፣ ለኔ፣ ለባለቤቴ የሚለውን እቅድ አዘጋጃለሁ ማለት ነው።

የጎረቤቶችህን ድምጽ ትሰማለህ? ለሚለው የጎረቤቶቼን ድምጽ እሰማለሁ አዎ። በተለያየ ምክንያት ምክንያቱም እኔ እምኖረው ኮንዶሚኒየም ነው። ኮንዶሚኒየም ደግሞ በተፈጥሮ ቤቶች የተያያዙ ናቸው ቅርብ ለቅርብ ናቸው። ስለዚህ ፊት ለፊትም ስለሆነ በተለያየ ምክንያት ኧ የጎረቤቶች ድምጽ ይሰማል ሲናገሩ ጮህ ብለው ሲናገሩ ኧ ይሰማል ማለት ነው። ግን ያ ድምጽ ኧ እኔን እሚረብሽ አይነት ድምጽ አይደለም። ኧ ያው ድምፁን የሆነ ሰው እንደሚናገር። ኧ እንሰማለን እንጂ ወይም ደግሞ የሆነ እቃ ሲወድቅ ይሰማል እንጂ። እሚናገሩት ነገር እኛን የሚረብሽ አይነት ድምጽ አይደለም። ስለዚህ የጎረቤቶች ድምጽ ኧ ሲያልፉ በሚንቀሳቀሱበት ሰዓት። ኧ ቤት በሚ በር በሚዘጉበት ሰዓት ውስጥ በሆነው ኧ በዛ ብለው ቡና በሚጠጡበት ሰዓት ወይም ደግሞ በቃ ሞቅ ያለ ሰው በሚኖርበት ሰዓት ድምፃቸው ጎላ ብሎ ይሰማል ማለት ነው። ስለዚህ የጎረቤት ድምጽ ኧ ይሰማል እሰማለሁ

በብእር ወይስ በእርሳስ ትጽፋለህ? ለሚለው እኔ የምጽፈው በብእር ነው። ብእር ወይም ደግሞ እስክሪፕቶ በሚባለው ብዙ ጊዜ መጻፍ ደስ ይለኛል በዛ ነው የምጽፈው በእርሳስ ግን ብዙ ጊዜ ስዕል ለመሳል ሌሎች የሆነ ነገሮችን ለመስራት ካልሆነ እኔ በምጠቀመው ብዙ ጊዜ በብእር ነው። ምክንያቱም እርሳሱ ፈዘዝ ስለሚል ብዙ እንትን አይሰጠኝም ምቾት አይሰጠኝም በምጽፍበት ሰዓት። ድሮ ተማሪ እያለሁ በርግጥ እርሳስ እጠቀም ነበረ። እርሳስ የምጠቀመው ምንድነው ወረቀቱን ድጋሚ ለመጠቀም ማለት ነው ያንን የተሰጠኝን ወረቀት ማስብበት ለምሳሌ ማትስ ማስብ ከሆነ አንድ ጥያቄ ካሰብኩበት ሌላ ጥያቄ ለመስራት በእርሳስ እንትን እላለሁ አሁን ላይ ግን ያን ያህል የወረቀት ችግርም ስለሌለብኝ የብእርም ችግር ስለሌለብኝ ብዙ ግዜ የምጽፈው እኔ በብእር ነው ማለት ነው እርሳስ አልፎ አልፎ ለአንዳንድ ነገሮች እጠቀማለው ግን በብእር ነው የምጽፈው።

ጥራት ያለው ስራ ማቅረብ ትችላለህ ለሚለው ጥራት ያለው ስራ በደንብ ነው ማቅረብ የምችለው። ምክንያቱም ለዚያ ለተሰጠኝ ስራ አስፈላጊውን ግብአት መረጃ በመሰብሰብ ማንበብ ካለብኝም የተለያዩ መጽሐፍቶችን በማንበብ በማንበብ ዩቲዩብ በመከታተል እና የሚከብድ ከሆነ ከጓደኞቼ ወይም ደግሞ ከሌሎች ከታላላቆቼ በመረዳት ስለዛ ስለምሰራው ስራ ጥርት ያለ ስራ። ጥራት ያለው ሰውንም በደንብ ማሳመን የሚችል ስራ መስራት እችላለሁ ብዬ ነው የማስበው። ብዙ ጊዜም እንደዛ አይነት ነገሮችን የማድረግ ነበረኝ የተለያዩ ስራዎችን ሰርቻለሁ። ስለዚህ እነዚህ ስራዎች የምሰራቸው ብዙ ጊዜ ገብቶኝ በደንብ ተረድቻቸው። ስለሆነ ለሰውም ለማስረዳት ሰውም አንብቦም ሆነ አይቶ ለመረዳት በቀላሉ ጊዜም የማይፈጅበት በቀላሉ የሚረዱ ስራዎችም መስራት እችላለሁ ማለት ነው።

የድርጅት ዝግጅቶችን ትሳተፋለህ ለሚለው በተለያየ ድርጅቶች የመሳተፍ እድል ነበረኝ። ለምሳሌ በመንገድ የኔ ሙያ በመንገድ ስራ ነው። እንትን ምለው ስለዚህ በተለያዩ ድርጅቶች በዚያ ዙሪያ የመሳተፍ እድል ነበረኝ። ለምሳሌ በቡሬ ካምፓስ በቡሬ ከተማ በሚገኘው ፒቤላ የሚባል ድርጅት አለ። የተለያዩ ጥሬ እቃዎችን ተጠቅሞ ምርት የሚያመርት ድርጅት ነው። ስለዚህ እዚህ ድርጅት ላይ ያሉ ተግዳሮቶች ምንድን ናቸው? የሚለውን መለየት እና ከእነሱ በመሰብሰብ ለእነዚያ ተግራሮቶች መፍትሄ የማፈላለግ ልክ በኮሚቴ ተቋቁሞ መፍትሄዎች እንድናፈላለግ በዚያ ድርጅት የመሳተፍ እድል ነበረኝ። እንዲሁም በተለያዩ የመንገድ ስራ ድርጅቶች። ሀውስ ኮድ የሚባል ድርጅት አለ የመንገድ ስራ ድርጅት ወይም ደግሞ ኮንስትራክሽን በአጠቃላይ ስለዚህ በዚያ ድርጅት ውስጥም በመሳተፍ በመሄድ በመያት የተለያዩ እውቀቶችን ያገኙበት አጋጣሚ አለ ማለት ነው። ስለዚህ በተለያዩ ድርጅቶች የመሳተፍ እድር አጋጥሞኛል

ዛሬ የመጀመሪያ ምግብህ ምን ነበር ነው የሚለው? በአጋጣሚ ዛሬ አርብ ነው አርብ ደግሞ በእኛ በኦርቶዶክስ እምነት ተከታዮች ጾም ነው። የድህነት ጾም እየተባለ የሚከበር የሚጾም ጾም ነው። ስለዚህ አሁን በዚህ ሰዓት ኦልሞስት ወደ ስድስት ሰዓት አካባቢ እየተጠጋ ነው እኔም ያለሁኝ ቢሮ ነው። ጠዋት ስወጣ ቁርስ አልበላሁኝም ምክንያቱም ጾም ስለሆነ ሃይማኖታዊ ህግ ነው። ኦርቶዶክስ ከሆነ ደግሞ እነዚህን ሃይማኖታዊ ባህሎች የማክበር ግዴታ ስላለብኝ ጠዋት ቁርስ አልበላሁም። አሁንም ያለውት ባዶ ሆዴን ነው የሚበላ ነገር አልበላሁም። ምናልባት ሰባት ሰዓት አካባቢ ወደ ቤት ስሄድ ምሳ ይኖራል ስለዚህ ያምሳ። የመጀመሪያ ምግቤ ይሆናል ብዬ የማስበው ሽሮ ነው የሚሆነው እንጀራ በሽሮ ሊሆን ይችላል? ወይ እንጀራ በምስር እንግዲህ ያንን ቤት ስሄድ የማየው ነው የሚሆነው ግን እንጀራ በዋናነት የምጠቀመው ምግብ ነው። ስለዚህ ምናልባትም እንጀራ በሽሮ ወይ በምስር ሊሆን ይችላል ብዬ እገምታለሁ ማለት ነው።

ስማርት ፎን ትጠቀማለህ ለሚለው ስማርት ፎን አወ በደንብ ነው ምጠቀመው ያለኝም የኔ ስማርት ፎን ሳምሰንግ ኤም አስራ አምስት ሚባል ነው። ስለዚህ እሄ ፎን። እሄ ስልክ ለኔ ብዙ ጥቅሞችን የማገኝበት መረጃ የማገኝበት የተለያዩ ማህበራዊ ሚዲያ ድረ ገጾችን የምከታተልበት ስለሆነ በጣም ለስራዬ ምቹ የሆነ ቀላል በየትኛውም ቦታ በምንቀሳቀስበት ግዜ እተንቀሳቀሱኝ ይዤው በመንቀሳቀስ መረጃዎችን የማያይበት እንዲሁም የተለያዩ መጽሐፍቶችን ዳውሎድ በማረግ እዛጋ የማነብበት ስለሆነ። ስማርት ፎን በጣም ነው ምጠቀመው። ከዚህም በጨማሪ ያው የስማርት ፎን አንዱ ጥቅም ምንድነው? ያው ለመገናኛ ነው ለመደዋወል ለመደዋወል እምጠቀማለሁ ኮኔክሽን በመጠቀም የተለያዩ ሚዲያ ማውራዊ ሚዲያ ድረ ገጾችን እንደ ፌስቡክ ቴሌግራም። ዋትሳፕ ዩቲዩብ ቲክቶክ የመሳሰሉትን የማየበት ምከታተልበት ስለሆነ። ያለኝ የኔ ስልክ ስማርት ፎን ነው ማለት ነው

ጥላ ወይስ ፀሀይ ትመርጣለህ? የሚለው እኔ አሁን ጥላ እመርጣለሁ ወይም ደግሞ ፀሀይ እመርጣለሁ ብዬ ልደመድም አልችልም። ምክንያቱም ጠዋት አካባቢ ብርድ አለ። ብርድ ያንን ቅዝቃዜ ለመቋቋም ፀሀይ ያስፈልገኛል ስለዚህ ጠዋት አካባቢ የምትወጣዋን ፀሀይ በጣም ነው የምወዳት። በጣም እሞቃታለሁ ፀሀይ ላይ ቁጭ ብዬ ያቺን ፀሀይ በደንብ ነው እንትን ምላት ማነው ቀን ስድስት ሰዓት አካባቢ በሚሆንበት ሰዓት እስከ ስድስት ሰዓት እስከ ዘጠኝ ሰዓት ስፔሻሊ ግን የፀሀይ ሙቀቱ በጣም እየጨመረ ሲሄድ ስለሚሄድ እኔንም በጣም ስለሚያቃጥለኝ ጥላ እመርጣለሁ። ማለት ነው ጥላ ለጥላ ልክ የፀሀይ እንዳያገኘኝ የተለያዩ የጥላ መከላከያ የፀሀይ መከላከያ ዘዴዎችን በመጠቀም ጥላ። ጃንጥላ የሚባል አለ ጃንጥላ በመጠቀም ሊሆን ይችላል ወይም ደግሞ ዛፎችን ተፈጥሮዊ ዛፎችን በእነሱ ስር በመሄድ ይሄንን ጥላ እከላከላለሁ ማለት ነው። ወደ ማታ ደግሞ በተቃራኒው ሲመጣ መሸት ሲል አሁንም ቅዝቃዜ አለ። ብርድ አለህ ይሄንን ብርድ ለመቋቋም ደግሞ ጥላ ያስፈልገኛል ወደዚያ ጥላ አይ ሚን ፀሀይ ያስፈልገኛል። ስለዚህ ወደዚያ ፀሀይ የማን እንትኑ አለኝ ማን ነው? ስለዚህ ጥላን ወይም ፀሀይን እንደየ ሁኔታው እንደየቀኑ ሰዓት ሁኔታ እጠቀምበታለሁ

ምን የቤት እቃዎች ትጠቀማለህ ለሚለው የቤት እቃዎች ብዙ አይነት የተለያዩ ጥቅም የሚሰጡ የቤት እቃዎች አሉ? ስለዚህ እነዚያን እቃዎች በደንብ እጠቀማለሁ ከነዚያ ውስጥ ለምሳሌ ሳህን አለ ሳህን ምግብ ለመብላት የተለያዩ ጥራጥሬዎችን ለማስቀመጥ የምጠቀምበት ሳህን አለ ያን ሳህን እጠቀማለሁ። ከዛ በተጨማሪ ድስቶች አሉ። ምግብ ወጥ ለመስራት የምንጠቀምባቸው የተለያዩ የተለያየ ሳይዝ ያላቸው ድስቶች አሉ። ወጥ ለመስራት ስጋ ሊሆን ይችላል ሽሮወጥ ሊሆን ይችላል ምስር ወጥ ሊሆን ይችላል ጎመን ለመስራት ሊሆን ይችላል። የምጠቀምባቸው እቃዎች አሉ ከዚህም በተጨማሪ እነዚህ ድስቶች ለሙቅ ለመስራት የህፃናትን ወተት ለማሞቅ እጠቀምባችዋለሁ ማለት ነው። ከዚህ በተጨማሪ የተለያዩ የውሃ መያዣ እቃዎች አሉ። የውሃ መያዣ ጠርሙሶች አሉ አረቂ ወይም ሌሎች ነገሮችን የሚይዝበት። ሌሎች በርበሬ ሽሮ ጤፍ የምትጠቀም ለመያዣነት የምጠቀምባቸው እቃዎች አሉ። ስለዚህ እነዚህን የቤት እቃዎች እጠቀማለሁ በአግባቡ ማለት ነው

ቅሬታዎችን እንዴት ታስተናግዳለህ ለሚለው ጥያቄ ቅሬታዎች በተለያየ መንገድ ይፈጠራሉ። የሚሰራ ሰው ይሳሳታል ስለዚህ እኔም ተሳስቼ የተለያዩ ቅሬታዎችን በተለያዩ ሰዎች ላይ በቤተሰብ ሊሆን ይችላል በጓደ፣ በስራ ባልደረባ፣ በጎረቤት በእነዚህ በመሳሰሉት ላይ የተለያዩ ቀሬታዎች ሊፈጠሩ ይችላሉ። ስለዚህ እነዚህን ቅሬታዎች ግን ምንድነው ማደርገው በመረጋጋት ምንድነው ችግሩ ችግሩ ከእኔ ነው ወይስ ከእነሱ ነው ከእኔ ከሆነ ችግሬ ምንድነው ምን ማድረግ ነበረብኝ ሚለውን ካየሁ በኋላ ስለዚህ ችግሩ የኔ ነው ብዬ ካሰቡኝ እነዚህን ሰዎች ያስቀየሟቸውን ነገሮች ይቅርታ መጠየቅ ነው ስለዚህ በይቅርታ ደግሞ ማይፈታ ነገር የለም በሃይማኖታችን አንድ ሰው ይቅር ካለ በቃ ይቅር ነው እግዚአብሔርም ይቅር ብያችኋለሁ ካለ ይቅር ስለሚለን በይቅርታ ነው ማልፈው ከዛ ውጪ ግን በመግባባት በማግባባት ነገሮችን በማስረዳት እንደዚህ እንደዚህ ነው እኔ ያሰቡት በዚህ በዚህ መልኩ ነው እሱ ያሰበበት ሌሎች ሰዎች ያሰቡበት ያሰቡበት መንገድ ደግሞ እነሱ በምን መንገድ እንዳሰቡት ያንን እንትን እንደተረዱት ያንን በመረዳት ነገሮችን ቅሬታዎችን የምፈታበት መንገድ አለ ማለት ነው

መብራት ሲቆረጥ ምን ታደርጋለህ ለሚለው መብራት ሲቆረጥብኝ የማደርገው ምንድነው? አንደኛ ለሚመለከተው አካል ደውሎ ማሳወቅ ነው። እዚህ ቦታ ላይ። እንደዚህ እንደዚህ መብራት በንፋስ ሊሆን ይችላል በተለያዩ ሰው ሰራሽ እና ተፈጥሮአዊ ነገሮችን ሊቆረጥ ይችላል። ስለዚህ ይህንን የተቆረጠ መብራት ምን ማድረግ አለብኝ ለሚመለከተው አካል ደውሎ ማሳወቅ አለብኝ ማለት ነው። ስለዚህ ይህንን ነው የማደርገው። ከዛ ውጪ ግን ያው መብራት ሲቆረጥ ቤት ውስጥ መብራት ይጠፋል ስለዚህ መብራት ጠፋ ማለት ማታ ጨለማ ነው የሚሆነው። ምግብም ማብሰል። ላ አልችልም። ስለዚህ በዚህ ሰዓት ምንድነው የማደርገው ከሰል በመግዛት ሻማ በማብራት እነዚህን በመብራት የማገኘውን ጥቅም በቀላሉ መተካት እችላለሁ ማለት ነው። ስለዚህ መብራት ሲቆረጥብኝ ቶሎ መፍትሄ እንዳገኝ ወደሚመለከተው አካል መደወል ነው። አንደኛው መፍትሄ ከቻልኩኝ ደግሞ እኔ መቀጠል ነው። ችግሩ ምን ላይ ነው የሚለውን ከለየው በኋላ እኔ እቀጥለዋለሁ ማለት ነው።

በስልክ ገንዘብ ትልካለህ ለሚለው በስልክ ብዙ ጊዜ ገንዘብ እልካለሁ አዎ ምክንያቱም የኢትዮጵያ ንግድ ባንክ ያዘጋጃቸው የተለያዩ የገንዘብ መላኪያ ሞባይል ባንኪንግ የሚባል አለ በዚህ አማካኝነት ገንዘብ ከአንድ ሰው ከእኔ ወደ ሌላ ሰው ትራንስፈር ማድረግ መላክ ማስተላለፍ እችላለሁ ማለት ነው ምክንያቱም ይሄንን ማደርገው ለምንድነው ብዙ ነ ጥቅሞች አሉን አንደኛ ጊዜዬን እቆጥባለሁ ጉልበቴን እቆጥባለሁ ማለት ነው ባንክ ሄጄ እዚያ ሄጄ ወረፋ ጠብቄ ሰዓት አባክኜ ገንዘብ ከማስተዳድር በቀላሉ የእጅ በእጅ ያለውን ስልክ በመጠቀም ገንዘብ አስተላልፋለሁ ለምሳሌ የቤት ኪራይ በየወሩ ምከፍለው ስልኬን በመጠቀም ነው መብራት፣ ውሃ የመሳሰሉትን ነገሮች የምከፍለው ስልክ በመጠቀም ነው ማለት ነው ስለዚህ ስልክን በመጠቀም የገንዘብ ማስተ ማስተላለፍ ብዙ ጥቅሞች እናገኛለሁ ስለዚህም ቀላል ሴፍም የሆነ ነገር ስለሆነ እጠቀማለሁ ማለት ነው።

በሰአት የምትደርስ ሰው ነህ ነው ለሚለው አዎ በሰአት የምደርስ ሰው ነኝ። ምክንያቱም ብዙ ጊዜ ከሰው ጋር ቀጠሮ በምይዝበት ሰዓት ወደ ስራ ለመግባት የተሰጠኝን ሰዓት ብዙ ብዙ ጊዜ አክብሬ ነው የምይዘው ቀደም ብዬ አስር ደቂቃ ሃያ ደቂቃ ሊሆን ይችላል ያንን በመጠቀም ቶሎ ብዬ በሰአቱ ነው የምገኘው ማለት ነው። ያንስተው ላንስተው

ይቅርታ መጠየቅ ቀላል ነው። ለሚለው ጥያቄ አዎ በጣም ቀላል ነገር ነው። ከባድም ነው ቀላልም ነው። ግን ይቅርታ መጠየቅ ልምዳችንን ብናደርገው በእግዚአብሔር ዘንድም ይቅር ተባባሉ ብሎ ስላለ ፈጣሪያችን። ይቅርታ መጠየቅ እኔ ቀላል ነው ብዬ ነው የማስበው። ምክንያቱም ምንም የምንከፍልበት ዋጋ የምናወጣበት ነገር ስላልሆነ። ሰውን በማስቀየም የምናገኘው ትርፍ ስለሌለ። አንድን ሰው ያስቀየምነውን ሰው ይቅርታ ብንጠይቅ ያስቀየምነበት ምክንያት ትክክል ላይሆን ይችላል። አውቀን ሊሆን ይችላል ሳናውቅ ሊሆን ይችላል። ስለዚህ በማንኛውም መንገድ አንድን ሰው ካስቀየምነው ይቅርታ ብንጠይቀው። በጣም ብዙ ጥቅሞችን እናገኛለን። አንደኛ እኛ የአእምሮ እርካታ ደስተኛ እንሆናለን። አንድን ሰው ከለክፎ ነው እንደዚህ ነው እንደዚህ ብዬው ምናምን እያልን ሁሌ አእምሮአችንን ከምናስጨንቅ። ይቅርታ በቃ እንደዚህ እንደዚህ በዚህ መልኩ አስቤው ነው። በቃ ይቅርታ አድርግልኝ ብለን ይቅርታ መጠየቅ ይረዳናል። በሌላ በኩል ደግሞ በፈጣሪ ዘንድም ይቅር ተባባሉ ስላለ ፈጣሪያችን የኛም ያንንም ነገር በፈጣሪም በነፍሳችንም ይቅር መባባሉ በጣም ቀላል ነው። ብዬ ነው የማስበው

ቅርጫት አለህ ለሚለው? አሁን በዚህ ሰዓት እኔ ቅርጫት የለኝም ግን ቅርጫት ምንድነው ከቀርቀሃ የሚሰራ የተለያዩ ነገሮችን ለመያዝ የምንጠቀምበት የቤት እቃ ነው። ለምሳሌ ዳቦ ልናጠራክምበት እንችላለን በቅርጫት። ሌሎች ቦቆሎ ጤፍ ዳጉሳ ስንዴ ሩዝ የመሳሰሉትን በተለይ በግብርና ስራ የሚተዳደሩ የህብረተሰብ ክፍሎች ቅርጫትን በብዙ መንገድ ይጠቀሙበታል ማለት ነው። ለምሳሌ ብቅል ጠላ በሚያደርጉበት ጊዜ ብቅል እንዲበቅል ገብሱ ወደ ብቅልነት እንዲበቅል ለማድረግ ቅርጫት ነው የሚጠቀሙት። ቅርጫት ላይ ውሃ ጨምሮ እዛ ጋር አንጠፈጠፉታል ይበቅልላቸዋል ማለት ነው። ስለዚህ ቅርጫት ብዙ ጥቅሞች አሉት። ወደ ገጠራማው የሀገራችን ክፍል ቤት ጠርገው ቆሻሻ የሚያስወግዱበት። የከብት እበት የሚባል አለ ወይም ለኩበት የምንጠቀምበት የእንስሳቶች ጽዳጅን ጠርገው እዛ ጋር አርገው ነው ወደ ማሳቸው የሚበትኑት ማለት ነው። ስለዚህ ቅርጫት እኔ በአሁኑ ሰዓት የለኝም ግን የተለያዩ የህብረተሰብ ክፍሎች የኔን ቤተሰቦች ጨምሮ ወደ ገጠራማው ክፍል ይጠቀሙበታል ማለት ነው

ሩዝ ትወዳለህ ለሚለው ሩዝ እወዳለሁ። ሩዝ ምክንያቱም ሩዝ አብዛኛው የአለማችን ህዝብ የሚጠቀመው ለምግብነት የሚያውለው በእለት ተእለት የምግብ ፍጆታ ውስጥ የሚጠቀምበት ስለሆነ ሩዝ በጣም ጠቃሚ የሆነ ነገር ነው እኔም እንደማንኛውም የአለማችን ክፍል ሮዝን በተለያየ መንገድ እጠቀመዋለሁ ማለት ነው። ስለዚህ ሩዝ በጣም ጠቃሚ የሆነ ለሰውነታችን በምርት ደረጃም በብዛት የሚመረት በተለይ በአሁኑ ሰዓት በአገራችን በኢትዮጵያ ሰፊ ትኩረት ተሰጥቶት በመልማት ላይ በ ያለ በመዘራት ላይ ያለ እና በመመረት ላይ ያለ የምግብ አይነት ስለሆነ ሩዝን በጣም ነው የምወደው እጠቀመዋለሁ ማለት ነው። ስለዚህ ሩዝ በተለይ ህፃናቶች አሁን እኛ ቤት ልጆች አሉኝ እነሱ ልጆቼ በጣም ነው የሚጠቀሙት ጠዋት ጠዋት ለቁርስ ለምሳ እንዲሁም መክሰስ ለተለያዩ ነገሮች እንጠቀምበታለን በየአይነት በሚሰራበት ሰዓት አንድ የግብአት አካል ሆኖ እንጠቀመዋለን ማለት ነው።

የትኛውን በዓል ትወዳለህ የሚለው? እኔ የምወዳቸው በዓሎች አሉ ሃይማኖታዊ በዓል ይዘት ያላቸው በዓሎች አሉ በተለይ ገና ፋሲካ ጥምቀት እንቁጣጣሽ አዲስ ዘመን መለወጫ መስቀል አሉ። ከእነዚህ ውስጥ ግን እኔ በጣም የምወደው አዲስ ዘመኑን መለወጫ ነው እንቁጣጣሽ የሚባለውን በጣም ነው የምወደው። ምክንያቱም አዲሱን አመት በስራ የለፋህበትን አሮጌውን አመት በስራ የለፋህበትን ብዙ ነገር ሰክሰስ ያደረግበትን አመት ትተህ ሌላ አዲስ ህይወት አዲስ ራዕይ ደግሞ ሰንቀህ እንደገና ደግሞ አዲስ እቅድ አውጥተን የምንቀሳቀስበት ብሩህ ጨለማ የነበረው ዝናብ ክረምት የነበረው ወቅት አልፎ በበጋ በሚያምር በሚያምሩ አበቦች ጸዳል በተላበሱ አዝርቶች የምናይበት ወቅት ስለሆነ። እንቁጣጣሽን በጣም የምወደው ባህል ነው ማለት ነው።

የድርጅቱን በዓል ትወደዋለህ የሚለው የድርጅቱን በዓል ባህል። እወደዋለሁ የስራ ባህሉን የሰራተኞችን አያያዝ። እንዲሁም ያለውን የሰራተኞችን የድርጅቱን ጥቅም በሚያስከብሩበት መልኩ እንዲሰሩ የሚደረገውን ባል በጣም ነው የምወደው ማለት ነው። ስለዚህ ድርጅቱ የምሰራበት ድርጅት። ሰራተኞችን እንዴት ነው የሚይዘው የደሞዝ አከፋፈሉ? እና ሌሎች ጥቅማ ጥቅሞችን የሚያገኙበትን መንገድ እንዴት ያየዋል የሚለውን? በደንብ ነው የማየው የምከታተለው ማለት ነው

የድምጽ መልእክት ትልካለህ ለሚለው? ብዙ ጊዜ አልክም ግን አንዳንዴ ስልክ እምቢ ሲለኝ ወይም ሚሴጅ አልሰራልኝ ስል። የድምጽ መልእክቶችን እልክና ያ የምፈልገው ሰው ደግሞ። በመጣ ጊዜ ስልኩን በከፈተው ሰዓት ወይም ደግሞ የሚጠቀመውን ላፕቶፕ ሊሆን ይችላል በሚጠቀም ሰዓት ያንን አይቶ መልእክት እንዲልክልኝ። እና በጣም መረጃው ወሳኝ ከሆነ ቶሎ እንዲደርሰውና እኔም አፋጣኝ ምላሽ ማግኘት የምፈልግ ከሆነ የድምጽ መልእክት አስቀምጣለሁ። እንጂ እንዲሁ በመደበኛ ሁኔታ ብዙ ጊዜ የድምጽ መልእክት አልክም። ምክንያቱም የድምጽ መልክት ለመላክ አንደኛ ኢኮኖሚካል አይሆንም። ብዙ ሳንቲም ይወስዳል ወይም ደግሞ ኢንተርኔት ኮኔክሽን ይፈልጋል። ስለዚህ የድምጽ መልእክት ብዙ ጊዜ በጣም ወሳኝ በሆኑ ሁኔታዎች ወይም አጋጣሚዎች ካልሆንን የምልክበት አጋጣሚ የለም ማለት ነው።